እሺ እመሰግናለሁ እንግዲህ እንደሚታወቀው ከምንም በፊት ሰላም እግዚአብሔር ይቀድማልና ሰላም እንዴቶ አደራችሁ በማለት የተከበረና ጥልቅ የሆነ የሰላምታ ድምፄን እያሰማሁ ማለት ነው። ቃለ መጠይቁን በድምጽ ሰምቼ አነብና ለቃለ መጠይቁ ማብራሪያ ወይም ደግሞ ትንታኔ የምሰጥ ይሆናል። አሁን ወደ ቃለ መጠይቁ እንሄዳለን። እባክህ ይላል። እንግዲህ እባክህ የሚለውን ቃል እንዲሁ ስናየው ምንድነው? በሁለት ሰዎች መካከል የሚደረግ ንግግር ነው። ይሄም ደግሞ አንድ እርዳታ የሚጠይቅ እንግዲህ እርዳታው ምናልባትም የገንዘብ እርዳታ ሊሆን ይችላል። ወይም ደግሞ የሀሳብ እርዳታ ሊሆን ይችላል። ወይም ደግሞ የጉልበት የጉልበት እርዳታ ሊሆን ይችላል ብቻ ግን ምንድነው? አንድ ለማኝ አንድ ደግሞ ተለማኝ አለ ማለት ነው። ስለዚህ ይሄ እባክህ ብሎ የሚናገረው አካል የሚጠይቀውን ሰውዬ በትህትና በአክብሮት በልመና መልክ ማለት ነው። እባክህን ይለዋል ማለት ነው። እባክህ ተለመነኝ እያለው ነው የልመና ቀን ነው። ቃሉ እባክህ የሚለው እንዲሁ ስናየው የልመና ቃል ይሆንና ወይም ደግሞ የመማፀን ምፅንታ ምፅንት ይሆናል ማለት ነው። ወይም ደግሞ ልመና ይሆን እና ምነው አንድን በአጠገቡ ያለን አካል አንድን በገንዘብ እንዲያግዘው ሊሆን ይችላል። ወይም ደግሞ በሀሳብ እንዲያግዘው ሊሆን ይችላል። ወይም ደግሞ እንግዲህ እንደአስፈላጊነቱ በጉልበት እንዲያግዘው ሊሆን ይችላል። ዙሮ ዙሮ ግን ምንድነው? እርዳታ የሚጠይቅ አካል አለ እርዳታ ደግሞ የሚጠየቅ አካል አለ ማለት ነው። እርዳታን እንዲያደርግ የሚጠየቅ አካል አለ። እርዳታ ደግሞ እንዲደረግለት የሚጠይቅ አካል አለ ማለት ነው። ስለዚህ በሁለቱ ሰዎች መካከል በልመና መልክ ማለት ነው። የሚጠየቅ የልመና ወይም የምጽንት አካል ነው ማለት ነው። እና እነዚህ ሰዎች እንግዲህ አካል በአካል እንደዚህ እየተ ተገናኝተው ሊሆን ይችላል። ወይም ደግሞ እንግዲህ በደብዳቤም ሊጻፍ ይችላል። ዙሮ ይሄ ቃል ማለት ነው በወረቀ ማነው በጽሁፍ መልክም ተጽፎ ሊላክ ይችላል። እንደ አስፈላጊነቱ አልያም ደግሞ ከዚህ ውጪም አሁን ለምሳሌ ሁሉም እንግዲህ ይሄ ሰው ልጅ ሲባል የራሱ የሆነ እምነት ይኖረዋል። ስለዚህ በእምነቱ መሰረት ደግሞ አንድ የሚፈልገው ነገር እንዲሆንለት እንግዲህ የሚያመልከውን ፈጣሪ ወይም የሚያመልከውን አምላክ በልመና የሚጠይቅበት የሚማፀንበት ቃል ይሆናል ማለት ነው። ለምሳሌ በኦርቶዶክስ ተዋህዶ ቤተክርስቲያን በኦርቶዶክስ እምነት ማለት ነው። እባክህን ጌታ ሆይ ሰላም እንዳሳድርከኝ ሰላም አውለኝ። እባክህን ጌታዬ ሆይ የለመንኩህን ሁሉ ሳይሆን የሚያስፈልገኝን ብቻ እንድታደርግልኝ ፈቃድህ ይሁን። እባክህን ጌታዬ ሆይ። እንግዲህ አንተ እንደምታውቀው እንጂ እኔ በማላውቀው ነገር ሁሉ ተሰነካክዬ እንዳልወድቅ አንተ ጠብቀኝ ተብሎ እንግዲህ ወደ ወደ ፈጣሪም ጸሎት የሚደረግበት ልመና የሚደረግበት ምጽንት አካል ነው ማለት ነው። የመማፀኛ ቃል ነው እባክህን ሲባል ልመና ነው። ስለዚህ አንድም ለፈጣሪ ሁለትም ለሰው ልጅም የሚደረግ እንግዲህ ያው ያለማመን የልመናው አይነት ወይም ደግሞ የምጽንቱ የቃሉ አጠቃቀም ይለያይ። እንጂ ዙሮ ዙሮ ግን ልመና እየተለመነ ነው ማለት ነው። ያም ማለት እንግዲህ ለምሳሌ እኔ አሁን ጓደኛዬን እንግዲህ አብሮኝ ያለውን ሰው ማለት ነው። ጓደኛዬን ምናልባትም እንግዲህ የሆነ እቃ ልሸከም ፈልጌ ግን እቃውን ብቻዬን መሸከም ካልቻልኩኝ እባክህን ይሄን እቃ አሸክመኝ እለዋለሁ ማለት ነው ይህ ማለት እንዲያግዘኝ በጉልበት እንዲ እንዲያግዘኝ እየለመንኩት እየተማፀንኩት ነው ማለት ነው። ወይም ደግሞ ለምሳሌ አሁን እኔ ያለው ደብረ ማርቆስ ሆኜ ወደ አዲስ አበባ የሚሄድ ሰው ወደ አዲስ አበባ አቃ መላክ ብፈልግና አዲስ አበባ የሚቀበለው ሰው ይሄ ከአዲስ አበባ ሰው እቃ እንድልክለት ስለጠየቀኝ ያንን እቃ ይዞልኝ እንዲሄድ እግረ መንገዱን ልጠይቀው እችላለሁኝ እባክህን ይቺን እቃ አዲስ አበባ ይዘህልኝ ሂድ እዚያ የሚቀበልህ ሰው አለ ብዬ ይሄን ሰው እማጽነዋለሁ ማለት ነው። ወይም እለምነዋለሁ ማለት ነው። እና እባክህን የሚለውን እንዲሁ ስናየው የምጽንት ወይም ደግሞ የልመና ቃል ይሆናል ማለት ነው። እንደዚሁም ደግሞ ከሰው ከሰው ልመናው እንግዲህ አንድም ከፈጣሪ ሊሆን ይችላል። ሁለቱም ከሰው ልጅ ልመና ያው የምንለምነው ነገር ይኸው በዚያው ልክ ይሆናል። ማለት አሁን ወደ ፈጣሪ ስንለምን ወይም ስንማፀን በዚህ ቃል ማለት ነው። እንግዲህ አንድም ከክፉ ነገር ጠብቆን እንዲውል ሁለቱም በቃ ጤናማ እንድንሆን ጤናችን እንዲሰጠን ሶስትም ምንሰራውን ስራ ሁሉ እንዲባርክልን እንዲቀድስልን ይሆናል። ከሰው ደግሞ ቅድም እንዳልኩትኝ በገንዘብ እርዳታ ገንዘብ በጣም አስፈልጎን ከሆነ ገንዘብ ስንለምን እባክህን ይሄን ይሄን ያህል ብር ስጠኝና ከዚህን ያህል ጊዜ በኋላ እመልስልሀለው ብለን እንለምናለን ማለት ነው። ወይም ደግሞ እባክህ የሚለውን ቃል ተጠቅመን በዚህ ልክ እንማጸነዋለን ማለት ነው። እና እባክህ የሚለው ቃል

እሺ አመሰግናለሁ እንግዲህ ከምንም በፊት ቃለ መጠይቁን በድምጽ አሰምቼ አነብና መጠይቁ የመልስ ትንታኔ ወይም ማብራሪያ ምሰጥ ይሆናል ማለት ነው። ለቃለ መጠይቃችን ታማኝ ይላል እንግዲህ ጠማኝ ሲል ምን ማለት ነው? የሚጠመውስ ምንን ነው ማንን የጠማው የሚሉትን እና ሌሎችንም ጥያቄዎች እያነሳው በእነሱ ጥያቄዎች ላይ ማብራሪያ ወይም ደግሞ ትንታኔ የሚሰጥ ይሆናል ማለት ነው። ወደ ማብራሪያችን እንሕድ። ጠማኝ ስንል እንግዲህ ምንድነው? አንድ ሰው የውሃ በውሃ መጠማቱን የውሃ እጥረት መግጠሙን ነው። የሚያመለክት ማለትም ጠማኝ ሲል እንግዲህ ይሄ ሰው ምንድነው ውሃ የውሃ ፍላጎቱ እጅግ በጣም እንደጨመረ ነው የሚያሳውቅ ማለት ነው። ማለትም ምናልባትም እኮ ውሃ የጠማበት ምክንያቱ አንድም ውሃ ተጠጣ ብዙ ጊዜ ሁኖት ሊሆን ይችላል ብዙ ሰዓታት ተቆጥረው ሊሆን ይችላል። ወይም ደግሞ ውሃ የጠማበት ዋናው ምክንያቱ ምናልባትም እንግዲህ ሰዓቱ እጅግ በጣም ሞቃታማ ሀሩራማ ከሆነ። እንግዲህ ውሃ ይጠመዋል ማንንም ሰው ውሃ ይጠመዋል ማለት ነው። ከዚህ በተጨማሪም ምናልባትም እንግዲህ ውሃ የጠማው ወይም የውሃ ፍላጎቱ የጨመረ ማለት ነው። እንግዲህ የተመገባቸው ምግቦች ወሳኝነት አላቸው ምናልባት እንግዲህ በጣም ጨዋማ የሆኑ ምግቦች ከሆኑ። እንደዚሁም ደግሞ ውሃ የሚያስጠሙ አይነት የምግብ አይነቶች ከሆኑ ምንድነው? ውሃ በየ እንግዲህ በየደቂቃው እንድንጠጣ ይኸው ሰውነታችን በጣም ይፈልጋል ማለት ነው። ወይም ደግሞ ሰውነታችን የውሃ ፍላጎቱን እንዲጨምር ያደርጋል ማለት ነው። እንግዲህ አንድም ጨዋማ የበዛበት ምግብ የተመገብን ከሆነ። በሌላም አነጋገርም ደግሞ እንደዚሁ በርበሬ እንደው በርበሬ ደረጃው ከፍ ያለ ምግብ የተመገብን ከሆነ። እንደዚሁም ደግሞ የአየር ፀባዩ በጣም ሞቀታማ ከሆነ እንግዲህ የሰ በሰውነታችን ውስጥ ያለው ፈሳሽ ውሃ ማለት ነው። በላብ መልክ እየወጣ ስለሚ ስለሚያልቅ ማለት ነው። ይህንን የሚተካ ንጹህ የሚጠጣ ውሃ ያስፈልገዋል። እና በዛን ጊዜ እንላለን ማለት ነው። ውሃ ጠማኝ እንላለን ማለት ነው ስለዚህ ጠማኝ ስንል ምንድነው? የውሃ በሰውነታችን ውስጥ የውሃ እጥረት ተከስቷል እና ያንን የውሃ እጥረት የሚሸፍን ሌላ ተጨማሪ ውሃ ያስፈለገው ሰውነታችን ማለት ነው። ስለዚህ። ስለዚህ ብዙ ጊዜ ምንድነው በጣም የጉልበት ስራ ስንሰራ። እንደዚሁም ደግሞ የሚያስጠሙ ምግቦችን ስንመገብ እንደዚሁም ደግሞ በረሃማ አካባቢ የምንንቀሳቀስ ከሆነ ወይም እንደው ኑሯችን ወደ በረሃማ ወደ ሙቀቱ ክፍል ከሆነ። በቃ ውሃ እንግዲህ በየሰአቱ ይጠማናል ማለት ነው። ስለዚህ ጠማኝ ሲል በአጠቃላይ የውሃ ፍላጎታችን መጨመር መቻሉን የሚያጠይ ቃል ነው ማለት ነው። ለምሳሌ እንደው ይሄንን የበለጠ ግልጽ ለማድረግ ማለት ነው። አበበ በቃ የጉልበት ስራ ሲሰራ ስለዋለ ውሃ በጣም ጠማኝ አለ ብለን ብንል አሁን ውሃ የጠማበት ምክንያቱ አንድም የጉልበት ስራ ሲሰራ ስለዋለ ነው። ሁለትም ደግሞ እንግዲህ ይሄ የውሃ እጥረት ወይም ደግሞ የውሃ ፍላጎት እየጨመረ ምናልባትም እንግዲህ ይሄ የሰውዬ በረሃማ አካባቢ ሙቀት አካባቢ ስለሆነ ሊሆን ይችላል። በሌላ አገላለጽም እንግዲህ ውሃ ጠማኝ ሲል በዚሁ ልክ ሊሆን ይችላል ማለት ነው። አመሰግናለሁ እንግዲህ ስለ ቃል መጠይቁ።

ሰላም ሰላም እንዴት አላችሁ የተከበረ የሰላምታ ድምፄን እያሰማሁ እንግዲህ ቃለመጠይቁን በድምጽ አሰመቸ አንብና ለቃለ መጠይቁ የመልስ ትንታኔ ወይም ማብራሪያ የምሰጥ ይሆናል ማለት ነው አሁን ወደ ቃለ መጠይቃችን ማንበብ እንሄዳለን ማለት ነው። ቃለ መጠይቁ ምን ይላል ስድስት ይላል። ስድስት እንግዲህ ስድስት ምንድነው? ስድስት ስንል ከስድስት ጋ በተያያዙ አንዳንድ ርዕሰ ጉዳዮችን እንግዲህ በተሰጠችኝ ደቂቃ የማወራ እሆንና ደይቃን በዚሁ የማጠቃልል ይሆናል ማለት ነው። ስድስት በመጀመሪያ ደረጃ ከመቁጠሪያ ቁጥሮች አንዷ ናት። እንደዚሁም ደግሞ መቁጠሪያ ቁጥር ብቻ መሆኑን ሳይሆን መሰረታዊ ቁጥር ነው ያ ማለት ምን ማለት ነው? ቁጥሮቹ ድራይቭድ ሁሉ የመጣ ሳይሆን መሰረታዊ ቁጥር ከመሰረታዊ ቁጥር ውስጥ የምትመደብ ናት ማለት መሰረታዊ ቁጥር ስንል ከዜሮ እስከ ዘጠኝ ያሉ ቁጥሮች ሲሆኑ ሌሎቹ ግን እንግዲህ ድራይቭድ ሆኖ የሚመጡ ናቸው ማለት ነው በተለይ በአውሮፓውያን የቁጥር አቆጣጠር መሰረት ማለት ነው። ስለዚህ ስድስት ደግሞ በሌላ አገላለጽ ምንድነው የአምስት ተከታይ የሰባት ቀዳማይ የሆነችና ማለትም በሰባት እና በአምስት መካከል የሚገኝ መቁጠሪያ ቁጥር ነው ማለት ነው። ስለዚህ ስድስት እንዲሁ በቋንቋው ማለትም በአማርኛ ቋንቋ ሰዋሰዋዊ ዘዬ እንግዲህ በየትኛውም አረፍተ ነገር ሲገባ ማለት ነው። የስም ገላጭ ሆኖ ይገባን ማለት ነው። ከዚያ ውጭ ሌላ ምንም አይነት የ በአረፍተ ነገር ውስጥ ምንም አይነት መዋቅር የለውም ማለት መዋቅሩ ሁሌም ቢሆን ማለት ነው። የስም ገላጭ ይሆናል ማለት ነው ስምን ሲገልጽ ደግሞ ምናልባትም እንግዲህ ከቁጥር ጋር በተያያዘ ብቻ ስምን ይገልጣል ማለት ነው። ምናልባት አሁን ይሄ የተናገርኩትኝ ለአድማጭ የው ግልጽ ለማድረግ የበለጠ ግልጽ ለማድረግ ሀሳቡን። የተወሰኑ ምሳሌዎችን እያነሳሁኝ በእነዚያ ላይ እንዴት አድርጎ ባንድ አረፍተ ነገር ላይ ስምን መግለጽ እንደሚችል በምሳሌዎች ብናይ የተሻለ ስለሚሆን። ምሳሌ እንግዲህ እየመሰረትኩኝ አንዳንድ አረፍተ ነገር በእነሱ ላይ ያለውን አገባባዊ ፍችዬው መስጠት እችላለሁኝ ማለት ነው። ወደ እስቲ ወደ ምሳሌው ስድስቱ በሬዎች ወደ ሜዳ ሄዱ ብዬ ብል ስድስቱ ምን ስድስት ምን? በሬ በሬዎች ናቸው አደለ ስለዚህ በሬዎች ደግሞ በዚህ አረፍተ ነገር ላይ የአረፍተ ነገሩ ባለቤት ወይም ስም ነው። ስለዚህ ይሄ ስም ደግሞ በምን ተገልጿል ማለት ነው። በቁጥር ስንት በሚል ስድስት በሚል ቁጥር የተገለጸ ነው ስለዚህ የስም ገላጭ ይሆናል ማለት ነው። በዚህ አረፍተ ነገርም ብናየው ለምሳሌ ስድስቱ ከተሞች ከኢትዮጵያ ስድስቱ ዋና ዋና ከተሞች እጅግ ከኢትዮጵያ ስድስቱ ዋና ዋና ከተሞች አንዷ ባህርዳር ናት ብንል። እንግዲህ ስድስት የተለያዩ የኢትዮጵያ ዋና ዋና ከተሞች አሉ ከእነሱ ውስጥ አሁን አንዷ ባህር ዳር እንደሆነች ነው ሚገልጽልን ነገር ግን በዚህ አረፍተ ነገርም ቢሆን። ስድስቱ ምን ከተሞች ነው ሚል ስለዚህ ከተሞች ደግሞ የዚህ የአረፍተ ነገር ባለቤት ወይም ስም ሲሆን ይህንን አረፍተ ነገር ወይም ባለቤት ስድስት በቁጥር እንግዲህ ስድስት ብለን ስድስቱ ምን ከተሞች ብለን ስላልነው በዚህ ልክ የስም ገላጭ ሆኖ መቅረብ ይችላል ማለት ነው። ሌሎችንም እንግዲህ እንደአስፈላጊነቱ ሌሎችንም አረፍተ ነገር እንግዲህ እየመሰረትን ብናየው። ሁሌም ቢሆን ማለት ነው ስድስት የሚለው በቁጥር ደረጃ ስምን የሚገልጥ እንጂ ሌላ ምንም አይነት ያረፍተ ነገር መዋቅር አይኖረውም ማለት ነው። ምናልባት እንግዲህ የሰጠኋቸው ምሳሌዎች በቂ መስለው ይታዩኛል ማለትም በእነዚህ ሁለት ምሳሌዎች አማካይነት ማንም ይህንን እንግዲህ አውዲዮ ለሚከታተል ሰው ነገሮቹ ግልጽ ይሆናሉ ብዬ ስለማምን። ሀሳቤን በዚሁ ልቋጭና ወደሚቀጥሉት ርዕሰ ጉዳዮች ተመልሼ እመጣለሁ ማለት ነው። እስከዚያው አመሰግናለሁ

እሺ አመሰግናለሁ እንግዲህ ከምንም በፊት ሰላም እንዴት አላችሁ በማለት የተከበረና ጥልቅ የሆነ የሰላምታ ድምፄን እያሰማሁ ማለት ነው። የተጠየኩትን ጥያቄ በቃል አነብና ለጋለም ለመጠየቁ ማብራሪያ ወይም ትንታኔ የምሰጥ ይሆናል ማለት ነው አሁን ወደ ቃለ መጠየቁ እሄዳለሁ። እግር ይላል? እግር ማለት ምን ማለት ነው? እግር ለምን አገልግሎት ይውላል? በውኑ ሁሉም እንስሳት እግር አላቸው የሚልና ሌሎቹንም ጥያቄዎች እያነሳሁኝ በእነሱ ላይ የማብራሪያ ወይም ደግሞ ትንታኔ ወይ የምሰጥ ይሆናል ማለት ነው አሁን ወደ ማብራሪያው እነሄዳለን። በመጀመሪያ ደረጃ እግር ስንል በቃ አንድ እንስሳ በትክክል ቀጥ ብሎ እንዲቆም የሚያገለግለው የሰውነት ክፍል ምን ይባላል ማለት ነው? እግር ይባላል ማለት ነው። ስለዚህ እግር ስንል በቀጥታ ምንድነው ማለት ነው? ከመሬት ክፍልጋ ግንኙነት በመፍጠር የራስ እራያ እንስሳት ሊሆኑ ይችላሉ ወይም ደግሞ ሰው ሊሆን ይችላል። ቀጥ ብሎ እንዲቆም የሚያደርገው የሰውነታችን ክፍል ምን ይባላል ማለት ነው? እግር ይባላል ማለት ነው። ስለዚህ እግር በአጭሩ ምንድነው ሰዎች ቀጥ ብለው እንዲቆሙ የሚያደርገው የሰውነት ክ የሰውነት ታችኛው የሰውነት ክፍላችን ሲሆን። ዋና አገልግሎቱም አንድም ቀጥ ብለን እንድንቆም ሁለቱም ደግሞ ከቦታ ቦታ ለመንቀሳቀስ የየ የሚያስችለን ወይም ደግሞ የምንንቀሳቀስ እንግዲህ እንግራችንን ተጠቅመን ነው ማለት ነው። ለምሳሌ እኔ አሁን ቁጭ ብያለሁኝ። እንግዲህ ቁጭ ታልኩኝ እግሬን እየተጠቀምኩ አይደለም ከዛ ግን ከተቀመጥኩበት ተነስቼ የሆነ ቦታ መሄድ ብፈልግ የግዴታ በእግሬ ነው የምንቀሳቀሰው ማለት ነው። ስለዚህ እግር ለመንቀሳቀስነት አሁን ቀጥ ብለን እንድን እንድንቆም ከማድረጉም በላይ ማለት ነው ምንድነው በቀጥታ ከመሬት ጋር ግንኙነት በመፍጠር ማለትም መሬት ላይ መሬትን እየተረገጥነ ከቦታ ቦታ ልንንቀሳቀስበት የምንችለው የሰውነት ክፍላችን እግር ይሆናል ማለት ነው። ስለዚህ እግር ምናልባትም እንግዲህ እንደየ እንስሳ አይነቱ የተለያየ እግር ይኖረናል ብዬ አስባለሁ ማለትም በቁጥር ደረጃ ማለቴ ነው። እንግዲህ ለሰው ልጅ እንግዲህ ይኸው ተፈጥሮ ህግ ነው የሰው ልጅ ሁለት እግር አለው። እንግዲህ ለተለያዩ የቤት እና የዱር እንስሳት ደግሞ እንግዲህ እንደአስፈላጊነቱ አራት እግር ያላቸው አሉ ሁለት እግር ያላቸው አሉ ማለት ነው። ስለዚህ የትኛውም ይሁን ሁለት እግር ያለውም ይሁን አራት እግር ያለው ዝሮ ዝሮ እግሮቻችን የእንስሳት እግሮቻቸው ዋናነት ጠቀሜታው ምንድነው ማለት ነው? ከቦታ ቦታ እንዲንቀሳቀሱና በትክክል የየሰውነት የተለያዩ የሰውነት ክፍሎቻቸውን ተሸክሞ እንዲቆሙ የሚያደርጋቸው ነው ማለት ነው። ለምሳሌ አንበሳ አንዱ የዱር እንስሳ ነው። ስለዚህ አንበሳ ሁሉንም የሰውነት ክፍሉን ተሸክሞለት የሚውለው የትኛው ክፍሉ ነው ማለት ነው? እግሮቹ ስለንይዘ እነዚህ እግሮቹ ደግሞ በቁጥር ስንት ናቸው የአንበሳ አራት ይሆናሉ ማለት ነው። የሰው ልጅ ግን ሁለት እግር ነው ያለው። ለምሳሌ ወፍ ስንት እግር አላት ሁለት እግር አላት። ሁሉም ወፎች ቢሆኑ እግራቸው ስንት ነው ሁለት እግር ይኖራቸዋል ማለት ነው። ሌላም ምሳሌ ብናነሳ ለምሳሌ በሬ አራት እግር አለው። ስለዚህ በሬው በቀጥታ እንግዲህ ከቦታ ቦታ ተንቀሳቅሶ እንዲንቀሳቀስ ወይም ደግሞ እንግዲህ እንዲንቀሳቀስ ከሚያደርጉት የሰውነት ክፍሎቹ እግሮቹ ናቸው። አራት እግሮቹን በመጠቀም ከወጣ ወጣ ይንቀሳቀሳል ማለት ነው። ነገር ግን ተፈጥሮአዊም በሆነ መልኩም ሊሆን ይችላል ወይም ደግሞ ሰው ሰራሽ በሆነ ችግር ሊሆን ይችላል። እንግዲህ ባለ ሁለት እግር ያለው እንስሳ ለምሳሌ አንድ እግሩ ቢ ቢቆረጥበት ሁለት ግሩም ሊሆን ይችላል ተቆርጦ ይኸው እንግዲህ እንግዲህ ያለውን አማራጭ ተጠቅሞ እየተንፏቀቀም ቢሆን ከቦታ ቦታ ሊንቀሳቀስ ይችላል። ግን በተፈጥሮ ተፈጥሮአዊ በሆነ ሁኔታ የሰው ልጅም ይሁን እንስሳ መንቀሳቀስ የሚችለው እግሩን ተጠቅሞ ነው ማለት ነው። ነገር ግን ሰው ሰራሽ በሆነ መልኩም ይሁን ተፈጥሮአዊ በሆነ መልኩ እነዚህ እግሮች እግር የሌላቸው ሰዎች ሊኖሩ ይችላሉ እግር የሌላቸው ሰዎች ወይም እንስሳት። እነዚህ ደግሞ እንግዲህ ያው እንደ ትክክለ ጤናማ የሆነ እንቅስቃሴ አይኖራቸውም እንጂ ያላቸውን አማራጭ ተጠቅመው እንግዲህ ይንቀሳቀሳሉ ማለት ነው። ያ ማለትም ምናልባትም እንግዲህ እየተሳቡ ሊሆን ይችላል ወይም ደግሞ እየተንፏበ በቄጣቸው የተንፏቀቁም ሊሆን ይችላል። ዞሮ የትኛውንም አይነት አማላጭ ተጠቅመው መንቀሳቀስ እስካለባቸው ድረስ ሊንቀሳቀሱ ይችላሉ ማለት ነው። ለምሳሌ የሰው ልጅ ከሆነ እንግዲህ ምንም የሚንቀሳቀስበት እግር ከሌለው ምናልባትም እንግዲህ ተሽከርካሪ ቪሄክል ተጠቅሞ ተቦታ ቦታ ሊንቀሳቀስ ይችላል ማለት ነው። እንስሳትም ቢሆን እንግዲህ ምንድነው? ለምሳሌ አራት እግር ያለው እንስሳ አንዱን እግሩን ቢያጣ በሶስት እግሮቹ እያነከሰ ይሄዳል ማለት ነው። ስለዚህ በተፈጥሮአዊ የሆነ ነገር ሊሆን አይችልም

እሺ አመሰግናለሁ እንግዲህ ከምንም በፊት ሰላም ትልቅ ዋጋ አለውና ሰላም እንዴት አላችሁ በማለት ይህን አውዲዮ የምትከታተሉ የሰው ልጅ በሙሉ የከበረና ጥልቅ የሆነ ሰላምታዬን ልክ አስደምጬ ለቃለ መጠይቁን አነብና ለቃለ መጠይቁ የመልስ ማብራሪያ ወይም ትንታኔ የምሰጥ ይሆናል ማለት ነው። አሁን ወደ ቃለ መጠይቃችን እንሄዳለን። ቃለ መጠይቁ ምንድነው የሚለውን ኖቬምበር ይላል። እንግዲህ ኖቬምበር የሚል ቃል በአማርኛ ቋንቋ ምንም አይነት ቃል የለም። ነገር ግን ምንድነው ኖቬምበር ስንል? ህዳር የሚለውን የኛን የአማርኛ ትርጉም የሚሸፍን ወይም ደግሞ ኖቬምበር ማለት በምንም ቃሉ በአማርኛ ፊደሉ በአማርኛ ይጻፍ እንጂ የቃሉ ትርጓሜ ግን ምን ማለት ነው ህዳር ማለት ነው። ህዳር ማለት ደግሞ አንዱ ከአስራ ሁለቱ ወሮች አንደኛው የሆነው ወር ማለትም መስከረም ጥቅምት ህዳር ብለናል ሶስተኛ በእኛ ሶስተኛ ወራችን ይሆናል። በአውሮፓውያን የጊዜ አቆጣጠር መሰረት ደግሞ ኖቬምበር ሲባል እንግዲህ አስራ አንደኛው ወር ይሆናል ማለት ነው። ስለዚህ ለአውሮፓውያን አስራ አንደኛ ወር የሆነው ለእኛ ደግሞ ሶስተኛ የሆነው ወራችን ነው ማለት ነው። ያም ማለት ለእኛ በጥቅምት ወርና በታህሳስ ወር መካከል ያለው ሲሆን ለእነሱ ደግሞ ምንድነው በኦክቶበር እና በዲሲምበር መካከል ያለ ኖቬምበር ወር ይሆናል ማለት ነው። ስለዚህ ከአስራ ሁለቱ ወሮቹ አንደኛው ወር ሶስተኛው ወር ይሆንና እንግዲህ በዚህ ወር ምናልባትም በእኛ አካባቢ ምንድነው ምርት የሚሰበሰብበት በቃ የምርት ወቅት ስለሆነ። ያ ማለት ምን ማለት ነው? እንግዲህ በሀምሌና ነሀሴ እንግዲህ የክረምት ወቅት ነው ዝናብ ይጥላል ሰብሎቹ የተለያዩ ሰብሎች በዚያ ወቅት ያድጋሉ። መስከረም ላይ ያብባሉ ጥቅምት ላይ ያፈራሉ ህዳር ላይ እንግዲህ የሚሰበሰቡበት ወይም የሰብል መሰብሰቢያ ወይም ደግሞ ማጨጃ ወቅት ነው ማለት ነው። እና ወርሃ ኖቬምበር ወይም ደግሞ ወርሃ ህዳር የሚባለው ምንድነው? የሰብል መሰልሰቢያ ወር እንደሆነ በዚሁ ታሳቢ እንዲደረግ ለማድረግ ነውና። እንግዲህ እንደሌሎቹ ጊዜዎች ማለት ነው ራሱን የቻለ ወር ነው። ቅድም በገለጹት መልክ ስለዚህ ህዳር ላይ ሁላችንም ብንሆን እንግዲህ ክረምት ላይ በሰኔ የዘራነውን እህል በሀምሌ በነሀሴ በአረም በቁጥቋጦ ያሳደግነውን ከበረዶ የጠበቅነውን። እህላችንን ማለት ነው እንደዚሁም ደግሞ በጥቅምት በመስከረም አበባውን ስናይ የነበረው የተለያዩ የሰብል አይነቶች አበባቸውን ስናይ የነበሩት የሰብል ማለት ነው። ጥቅምት ላይ ደግሞ እንግዲህ ፍሬያቸውን ሲያፈሩ ሲበስሉ አየንና እንደ አስፈላጊነቱ እንግዲህ ህዳር ላይ ማለት ነው። እንደ አስፈላጊነቱ በቃ እህሎቹን የምንሰበስብበት እና ከዚያም ደግሞ እንግዲህ በህዳር ወቅት ማለት ነው። እህሎችን እያበራየነ ገለበውን በነፋስ በመለየት ምርቱን ወደ ቤታችን የምናስገባበት ወቅት ነው ወርህ ነው ማለት ነው። እንደውም እንግዲህ ይሄንን የህዳር ወቅትን ማለት ነው ምን ያክል ምርት ወደ ቤታችን የምናስገባበት ወቅት ለመሆኑ አንዳንድ ሰዎች ሲገልጹ ምንድነው? እንግዲህ ያንን እህል ወደ ቤት ለማስገባት የምንጠቀመው የትራንስፖርት አይነት የለም እንግዲህ እንደሚታወቀው በገጠሩ ክፍል ማለት ነው። ስለዚህ ያገኘውን አማራጭ ሁሉ እየተጠቀመ ነው እንግዲህ ሁሉንም ወደ ቤቱ የሚያስገባ ያ ማለትም። በሰው ትክሻ ላይ ሊሆን ይችላል እንደዚሁም ደግሞ እንስሳትን በመጠቀም ሊሆን ይችላል እንግዲህ ከእንስሳት ውስጥ በዋናነት እንግዲህ እህልን ወደ ቤት በማስገባት የምትታወቋ በመጫን ማለት ነው አህያ ናት። እና ምንድነው ይላሉ ብዙ ሰዎች ያው የአማርኛ ስነቃል ነው ምን ይባላል? የህዳር አህያ ይባላል። እንደ ህዳር አህያ ማንም አይጋልበኝም ይላል እንደ ህዳር አህያ ማንም አይወጣኝም ይላል ያ ማለት ምን ማለት ነው? እንግዲህ የህዳር አህያ ማለት ባለቤቱ ራሱ የአህየው ባለቤት ራሱ የት አህያው እንዳለ ራሱ አያውቅም። ምክንያቱም የተገኘውን አህያ ሁሉ ሰብስቦ አውድሞ የደረሰለት ሰው ሁሉ እየጠለፈ ይዞ ስለሚሄድና ለጭነት አገልግሎት ስለሚጠቀምበት ነው። ስለዚህ ህዳር ምን ያክል የምርት ወቅት እንደሆነ ምርት ወደ ቤት የሚሰበሰብበት ወቅት ለመሆኑ። ይሄ አሁን የግል ስነ ቃል እጅግ በጣም አጉልቶ ያሳያል ወይም ደግሞ ይገልጻል ማለት ነው። እንደ ህዳር አህያ ማንም የሚሰቀለኝ ማንም የሚገዛኝ ማንም የሚነደዳኝ አይደለሁም ይላል ሰው እንግዲህ የራሱን እንግዲህ በራስ መተማመን ደረጃውን ሲያሳድግ ማለት ነው። እንደ እንደ ህዳር አህያ ማንም አይጋልበኝም ማንም አይነዳኝም ይላል ማለት ነው። ያ ማለት በሌሎች ሀሳብ አልገዛም የኔ የራሴ ሆነ የራሴ አቋም አለኝ ብሎ ለመግለጽ ሲፈልግ ነው። እንግዲህ እንዲህ አይነት ስነ ቃላትን የምንጠቀመው

እሺ አመሰግናለሁ እንግዲህ እንደተለመደው ከምንም በፊት ሰላም ለሰው ልጅ ወሳኝና አስፈላጊ ነገር ነውና ሰላም እንዴት አላችሁ በማለት ይህን አውዲዮ ለምትከታተሉ ሁሉ ሰላም እግዚአብሔርን እየተመኘሁ ማለት ነው። ቃለመጠይቁን በድምጽ አሰምቼ አነብና ቃለመጠይቁ የመልስ ትንታኔ ወይም ማብራሪያ የምሰጥ ይሆናል አሁን ወደ ቃለ መጠይቃችን እንሄዳለን። እርዳታ እፈልጋለሁ ይላል እንግዲህ እርዳታ ፈላጊው ለምን እርዳታ ፈለገ? እርዳታስ የፈለገው በምን ምክንያት ነው የሚለውን? እና ደግሞ እርዳታ ምን አይነት እርዳታ ነው የሚሉትን? እነ በእነዚህ ርዕሰ ጉዳዮች ላይ ይኸው የተሻለ ትንታኔ የምሰጥ ይሆናል ማለት ነው ወደ ማብራሪው እንሄዳለን። እንግዲህ እርዳታ እፈልጋለሁ ሲል አንድ ሰው ምናልባትም እንግዲህ የሚደረግላት እርዳታ። ምናልባትም በገንዘብ ሊሆን ይችላል። ዴገፍ ድጋፍ የሚደረግለት ወይም ደግሞ የሀሳብ እርዳታም ሊሆን ይችላል በሀሳብ ደረጃ ነገሮቹን እንዴት እንደሚሰራቸው። መቼ ጀምሮ መቼ እንደሚጨርስ በዚያ ሂደት ውስጥ ደግሞ ምን ምን ነገሮች እንደሚያስፈልጉት ምን አይነት ነገሮች። ለስራው እንቅፋት ሊሆኑት እንደሚችሉ ወይም ደግሞ እነዚያን ችግሮች ወይም እንቅፋቶች ወይም መሰናክሎች ማለት ነው። በምን አይነት መልኩ ማስወገድ እንዳለበት ይኸው በሀሳብ ደረጃ የሌሎቹን እንግዲህ ልምድ ያላቸውን ሰዎች ሀሳብ ያው ሊፈልግ ይችላል ማለት ነው። ስለዚህ የሀሳብ እርዳታም እንዳለ ለማመላከት ፈልጌ ነው። እንግዲህ ይሄንን ሁሉ የምላችሁ ከዚህ በተጨማሪ ደግሞ ምናልባትም እንግዲህ የጉልበት እርዳታ ሊሆን ይችላል። ምክንያቱም እንግዲህ አቅመ ደካሞች ብዙ ጊዜ ምንድነው በራሳቸው አቅም መንቀሳቀስ ስለማይችሉ ነገሮችን መስራት ስለማይችሉ። በጉልበት እንግዲህ ወጣቱ የሆነው ትኩሱ ሀይል ማለት ነው። በጉልበቱ እንዲተባበራቸው የሚለምኑበት የሚማፀኑበት መንገድም ሊሆን ይችላል። እርዳታ እፈልጋለሁ ሲሉ የሰዎችን ጉልበት ሊሆን ይችላል። እንግዲህ አሁን ለምሳሌ አንድ ሰው አንድ አርሶ አደር ማለት ነው። በሬውን እንግዲህ በሬው የሆነ ህመም ሊያመው ይችላል። ያንን ህመም ታሞ ወደ ህክምና ቦታ ማድረስ ባይችል እና ደግሞ እንደዚሁ ደግሞ ቅድመ ጥንቃቄ ማለትም ቅድመ መከላከያ መድሃኒት መስጠት ቢፈልግ ያንን በሬ እንግዲህ ብቻውን ይዞ መርፌ ሊወጋው አይችልም። የግዴታ ምን ያስፈልገዋል የሌሎቹ ትብብር ያስፈልገዋል። ስለዚህ እርዳታ እፈልጋለሁ ሲል ያንን በሬ አንደኛ በመጀመሪያ ደረጃ ሁለት እና ከዚያ በላይ የሆኑ ሰዎች በሬውን እንዳይንቀሳቀስ በቃ ጥብቅ አድርገው መያዝ መቻል አለባቸው። ከዛ ደግሞ መርፌውን ማለትም መድሃኒቱን የያዘ ሰው ደግሞ በቀጥታ ሄዶ እንደ መርፌውን ለመውጋት የግዴታ እግሩ እንዳይረግጠው ደግሞ እግሩንም እንኳን የሚቆጣጠር ሌላ አካል ያስፈልገዋል ማለት ነው። ስለዚህ በሬው እንዳይሞትበት ቅድመ መከላከያ መድሃኒት ለመስጠት ማለት ነው። ሰውች ተባብረው በሬውን እንዲይዙለትና መድፌ እንዲወጋው ቢፈልግ በዚህ ሰዓት የሰው እርዳታ ይፈልጋል ማለት ነው። ወይም ደግሞ ለምሳሌ እንግዲህ አንድ ኩንታል ጤፍ በትከሻው አንስቶ እንግዲህ መኪና ላይ ሊጭነው አይችልም። ወይም ደግሞ አህያ ላይ ሊጭነው አይችልም። የዚህን ጊዜ ምንድነው ቢያንስ የሚያሸክመው ሌላ ሰው ያስፈልገዋል ማለት ነው። ስለዚህ በዚያ ጊዜም የሰው ጉልበት እርዳታ ይፈልጋል ወይም ይጠይቃል ማለት ነው። እና እርዳታ እፈልጋለሁ ሲባል አንድም በገንዘብ በኩል በገንዘብ እርዳታ እንዲደረግለት ነው። ምናልባትም እንግዲህ ገንዘብ የሌለው ዳሃ ሰው ከሆነና የሆነ ስራ ማሰራት ፈልጎ ገንዘብ ስለሌለው ተቸጋግሮ ከሆነ የገንዘብ እርዳታ በዚህ መልኩ ሊጠይቅና ሰዎች እንዲተባበሩት ሊያደርግ ይችላል። በሌላ መልኩ ደግሞ ቅድም እንዳልኩትኝ በሀሳብ ደረጃ ሀሳብ የተለያየ ሀሳቦችን ማለትም መፍትሄ የሚያመጡ ሀሳቦችን የሚያመነጩ ሰዎችን እንግዲህ በመለመን እንደዚህ እንደዚህ ችግር ውስጥ ገብቼ ስለዚህ ምን ባደርግ ይሻለኛል ብሎ በሀሳብ ደረጃ እንግዲህ የሀሳብ እርዳታ እንዲደረግለት በሀሳብ ሊጠይቅ ይችላል ማለት ነው። እና እርዳታ እፈልጋለሁ ሲባል የምን እርዳታ የሚለው ሌላ ጥያቄ ይፈጥራል። ዙሮ ዙሮ ግን እርዳታ እንግዲህ አንድ ሰው ለአንድ ሰው እርዳታ ሊያደርግለት የሚችል ቅድም እንደገለጽኩት ከሶስቱ በአንዱ ወይም ደግሞ ሙሉ ሶስቱንም የሚያደርግበት እርዳታ የሚያደርግበት አጋጣሚ ሊኖር ይችላል ማለት ነው። እና እርዳታ ሲባል ብዙ ጊዜ እንግዲህ እኛ ኢትዮጵያውያን የገንዘብ እርዳታ ብቻ ይመስለናል። ነገር ግን በገንዘብም በጉልበትም በሀሳብም ሰዎችን ሌሎቹን አካላት መርዳት እንደምንችል አሁን ይሄ የሰጠሁት ማብራሪያ ወይም ትንታኔ ከበቂ በላይ ነው። ማስረጃው ብዬ በራሴ አምናለሁኝ እንግዲህ ማለት ነው። ምናልባትም ይሄን አውዲዮ ለምትከታተሉም በዚሁ ልክ ከዚህ ጊዜ ጀምሮ ሀሳቡ ግልጽ ይሆንላቸዋል ብዬ አምናለሁኝ። ሰዓት እያለቀብኝ ስለሆነ አመሰግናለሁ

እሺ አመሰግናለሁ እንግዲህ በመጀመሪያ ደረጃ ከምንም በፊት ማለት ነው ሰላም እግዚአብሔርን ለሁሉም የሰው ልጅ በመመኘት። ሰላም እንዴት አላችሁ ብዬ የከበረና ጥልቅ የሆነ የሰላምታ ድምፄን አሰምቼ ከደም ከዚህ የሰላምታ ድምጽ በማስቀጠል ቃለመጠይቁን በድምጽ አነብና ለቃለመጠይቁ የመልስ ትንታኔ ወይም ማብራሪያ የምሰጥ ይሆናል ማለት ነው። ወደ ቃለ መጠይቁ እሄዳለሁኝ። እንደምን አመሹው ይላል። ደስ ይላል እንግዲህ ይሄንን ቃል ስናዳምጥ ወይም ስናይ ቋንቋውን ለሚረዳ ሰው ደስ የሚል ቃል ነው። ምክንያቱም አንድም በክብር የሚገለጽ ቃል ነው። ሁለቱም ደግሞ ምናልባት ከሰአት ጋ አብሮ ተያይዞ የሚገለጽ ስለሆነ ማለትም ምሽት እንግዲህ አስራ ሁለት አስራ አንድ ሰዓት እስከ ምሽቱ አንድ ሰዓት ሁለት ሰዓት ድረስ የሚነገር የሰላምታ ልውውጥ ነው ማለት ነው። እንግዲህ ይሄንን ቃል ምናልባትም በእድሜ ከእኛ ከፍ ያሉ ሰዎች ለትላለቅ ሰዎች ወይም ደግሞ እንግዲህ ምናልባት በመንግስት ደረጃ ሊሆን ይችላል ትልልቅ ስልጣን ያላቸውን ሰዎች። ስናገኛቸው ለእነሱ እንግዲህ የተለየ ክብር ወይም ደግሞ አክብሮት ወይም ደግሞ ትህትናን ለማሳየት ስንል ማለት ነው። እንደምን አመሹ እንላለን። ምንም በእድሜ እንግዲህ ተመጣጣኝ ቢሆንም እንኳን ስልጣን ካለው ትልቅ ስልጣን ያለ አካል ከሆነ። አንተ ብለን በስሙ አንጠልጥለን እንደምን አመሽህ አንለውም ለምን ለስልጣን ላይ ያለ ስለሆነ ክብር ስለሚያስፈልገው ማለት ነው። እንደምን አመሹ እንለዋለን ማለት ነው። አንዱን ሰውየው ቁጥር አንድ ነው ነገር ግን በብዙ መልክ ይገለጻል ማለት ነው። እና እንደምን አመሹ ሲባል አንድን ሰው በእድሜ ሊሆን ይችላል ወይም በስልጣን ገፋ ያለ ትልቅ ቦታ ላይ ያለን ሰው ማለት ነው። ምሽቱን እንዴት እንዳመሸ የደህንነት ማረጋገጫ ቃለመጠይቅ ወይም ደግሞ የሰላምታ መለዋወጫ መንገድ ይሆናል ማለት ነው። ይህንንም እንግዲህ ምንድነው? አንድም እንደምን ዋሉ እንደምን አደሩ እንደምን አረፈዱ እንደምንለው ሁሉ እንደምን አመሹ ከሆነ ደግሞ ማታ ምሽቱን ፀሀይ ከጠለቀች። ማለት ፀሀይ ልትጠልቅ ካገደደችበት ጊዜ ይዞ እስከ ምሽቱ ሁለት ሰዓት ድረስ ባለው አካባቢ እንግዲህ ሰዎችን የማናውቃቸው ሰዎችን ሊሆን ይችላል ወይም እምናውቃቸውም ሰዎች ሊሆኑ ይችላሉ። በመጀመሪያ ደረጃ እንግዲህ በአካል ስንገናኝ ወይም በስልክ ሊሆን ይችላል። ግንኙነታችን ዞሮ ዞሮ ከእነሱ ጋ እንግዲህ ምንድነው ንግግር ስናደር ከማድረጋችን በፊት መጀመሪያ የሰላምታ ለዉውጥ ይደረጋል። እና ይሄ የመጀመሪያው የሰላም የሰላምታ ለውጥ በዚያ ሰዓት የሚደረገው ማለት ነው እንደምን አመሹ ብሎ በመጀመር ይሆናል ማለት ነው። ስለዚህ እንደምን አመሹ ብለን ስንጠይቅ ምን ማለታችን ነው። እንግዲህ ምሽቱን ያሳለፉበትን የጤና ሁኔታ ምን እንደሚመስል በጥሩ ሁኔታ ወይስ ደግሞ እንግዲህ ሌላ ችግሮችም ከተከሰቱ የነዚያን ማረጋገጫ የሰላምታ የልው መለዋወጫ መንገድ ነው ወይም ቃል ነው ማለት ነው። ይሄ ስለዚህ እንደ አስፈላጊነቱ ማለት ነው። አንድም በእድሜ ትልቅ ሆነው ላገኘናቸው የምናገኛቸውን ሰዎች ለእነሱ የተለየ ክብርና ቦታ ስለምንሰጥ። እንደምን አመሹ አባ እንደምን ዋሉ እንደምን አመሹ እንላለን። በስልጣን ላይ እንግዲህ ትልልቅ ስልጣን ላይ ያሉ እንደው በእድሜያቸው ትልቅ ይሁኑ ትንሽ እንደነዚህ አይነት ሰዎችንም ስልጣናቸውን ከማክበር አንፃር ማለት ነው። እንደምን አመሹ እንላቸዋለን ማለት ነው። እና እንዲሁ ዝም ብሎ እንደምን አመሹ በማለት ብቻ ሳይሆን እጅ በመንሳትም ማለት ከአንገስ ከአንገት ጎንበስ ብሎ ከጀርባ ጎንበስ ብሎ እንደምን አመሹ በማለት እጅ በመዘርጋትም ሊሆን ይችላል። እንግዲህ በዚህ ልክ ክብር እሚሰጥበት የሰላምታ መለዋወጫ መንገድ ይሆናል ማለት ነው። እንደምን አመሽ የሚለውን ቃል ስናየው ይቅርታ ስለዚህ እንደምን አመሹ በዚህ ልክ የሚገለጽ ምናልባትም እንግዲህ በሌሎቹ ቋንቋዎች ጉድ ሞርኒንግ እንደምንለው ወይም ደግሞ ማነው ጉድ አፍተርኑን እንደምንለው አይነት ቋንቋ ማለት ነው። አመሰግናለሁ

እሺ አመሰግናለሁ እንግዲህ እንደተለመደው በመጀመሪያ ደረጃ ሰላም ለሁሉም ነገር አስፈላጊ ነውና ሰላም እንዴት አላችሁ ብዬ የከበረና ጥልቅ የሆነ የሰላምታ ድምፄን በማሰማት እንደዚሁ ካለመጠየቁን በድምጽ አነብና ለቃለ መጠይቁ የመልስ ትንታኔ ወይም ማብራሪያ የምሰጥ ይሆናል ማለት ነው። አሁን ወደ ቃለ መጠይቃችን እንሄዳለን። እቅድ ይላል እንግዲህ እቅድ ስንል ምን ማለታችን ነው? እቅድ ስንት አይነት እቅዶች ይኖራሉ የእቅድ አይነቶች ምን ምን ናቸው? እንደዚሁም ደግሞ የእቅድ አስፈላጊነቱ ለምን ያስፈልጋል እቅድስ አንድን እቅድ ማቀድ ለምን አስፈለገ? የሚሉና እቅድ የምናቅደው ምኑን ምንን ነገር ነው በሚሉ ርዕሰ ጉዳዮች ማለት ነው። ሰፋ ያለ ማብራሪያ ወይም ትንታኔ የምሰጥ ይሆናል አሁን ወደ ማብራሪያችን እንሄዳለን ማለት ነው። እንግዲህ እቅድ ማለት እንግዲህ በመጀመሪያ ደረጃ አንድ ነገር ልንሰራው ልንሰራው ወይም ልንፈጽመው ያሰብነው ነገር ይኖራል። ያንን ነገር እንዴት እንደምንሰራው መቼ እንደምንሰራው በማን እንደምንሰራው? ምን በምን እንደምንሰራው እና እንደዚሁም ደግሞ ያንን ስራ ስንሰራ የሚያስፈልገን ጊዜ ምን ያህል ጊዜ እንደሆነ የሚያስፈልገን የገንዘብ መጠን። እንደዚሁም ደግሞ ያንን ስራ ስንሰራ እንቅፋት የሚሆኑ ነገሮች ማለትም ስራው እንዳይ ስራውን የሚያስተጓጉሉ ነገሮች ወይም ደግሞ ለስራው እንከን የሆኑ ነገሮች ምን ምን ናቸው? ስለዚህ እነዚህ እንከኖችንስ እንዴት እናስወግድ በሚሉና በሌሎችም ርዕሰ ጉዳዮች ላይ ጠቅለል ያለ ሀሳብ። መስጠት እችላለሁ ማለት ነው። ስለዚህ እቅድ ሲባል እንግዲህ ምን ማለት ነው? አንድን ስራ እንግዲህ በሚፈለግበት አላማ ላይ ለመድረስ እንዴት እንስራው መቼ እንስራው በምን ይሰራ ማን ይስራው ምን ያህል ገንዘብ ያስፈልገዋል? ምን ያህል ጊዜ ያስፈልገዋል ይሄን ስራ ለመስራት እንደገና ይሄን ስራ ስንሰራስ ምን ችግር ሊመጣብን ይችላል ያንን ችግርስ እንዴት ልንቀርፍ እንችላለን? ወይም ደግሞ ይሄን ችግር እንዴት ችግር ሳያደርስ በቀላሉ ማስወገድ እንችላለን? በሚል ርዕሰ ጉዳይ ላይ ይህን ሁሉ ሀተታ የያዘ ሀሳብ ነው ማለት ነው። ስለዚህ እቅድ ማለት እንደው እንደ አጠቃላይ አንድን ግብ ወይም ውጤት ለማሳካት አስቀድሞ የሚቀረጽ ወይም ደግሞ ምን ስራ እንስራ እንዴት እንስራው መቼ እንስራው? የትስ እናሰራው በማን በምን እናከናውነው ስራውን በምን እንስራው? እንደገና ይሄን ስራ ስንሰራ ምን ያህል የሰው ሀይል ያስፈልገናል ምን ያህል ጊዜ ያስፈልገናል? ለዚህ ለሚያስፈልገን ምን ምን እቃዎችን መግዛት አለብን የሚሉና እነዚያን እቃዎች ለመግዛት ደግሞ የሚገዛው አካል ራሱ ማነው እንደገና ምን ያህል በጀትስ አለን እቃውን ለመግዛት ይሄ በጀቱ አለው ወይ የሚለውን? እንደ አጠቃላይ እንግዲህ ምንድነው ማለት ነው ታሳቢ ውስጥ ይቀመጣል ማለት ነው። ታሳቢ ዝርዝር ሀሳብ ውስጥ ይቀመጣል ማለት ነው። ከዚያ በኋላ በዚህ ባቀድነው እቅድና እንደዚሁም በዝርዝር ባስቀመጥናቸው ሀሳቦች ላይ እንግዲህ በጊዜ ቅደም ተከተል ማለት ነው እቅድ የሚታቀደው። መጀመሪያ ይሄን እናደርጋለን እንግዲህ ስራዎች የሚሰሩ ስራዎችን እና በማን እንደሚሰሩ መቼ እንደሚሰሩ እንዴት እንደሚሰሩ ዝርዝር ከማውጣት በላይም ደግሞ የአሰራሩ ቅደም ተከተል እንዴት ሆኖ መሰራት እንዳለበት እያንዳንዱን ነገር እንግዲህ ትንትን ባለ መልኩ ግልጽ በሆነ መልኩ ሀሳቡን በቃ ወደ ስራ ከመገባት በፊት። መልክ ተሰንዶ የሚቀመጥ ማስረጃ ነው ከዚያ በኋላ ምንድነው? ቀጥታ ወደ ስራው ስንገባ ይህንን እቅድና መመሪያ ተከትለን በቀጥታ በዚህ ስኬጁል በዚህም እቅድ መሰረት ስራውን ተፈጻሚ ወይም ደግሞ ስራውን በማከናወን ተፈጻሚ እንዲሆንና ያሰብነውን አላማ ጎል እንድንመታ ወይም ደግሞ ያሰብነውን አላማ እንድንደርስ የሚያስችል አጠቃላይ ስራዎችን ለመስራት የምንሄድበትን ጉዞ የሚያመለክት ቃል በመሆኑ። የትኛውም አይነት እንግዲህ በተለይ የመንግስት ፕሮጀክትም ይሁን መንግስታዊ ተቋማት ላይም ይሁን የግል ተቋማት ላይ በዚህ ልክ ነው እንግዲህ ስራዎችን ከመስራታችን በፊት እቅድ አውጥተን በእቅዱ መሰረት ነው ስራዎቹ የሚሰሩ የሚከወኑት ማለት ነው። ስለዚህ እቅዶቹም እንግዲህ ምን አይነት ናቸው? የአጭር ጊዜ እቅድ አለ የረጅም ጊዜ እቅድ አለ እንግዲህ የአጭር ጊዜ እቅድ ስንል ምናልባትም የአንድ ቀን ፕሮግራም ሊሆን ይችላል ማለት በአንድ ቀን ውስጥ የምንሰራቸው ስራዎች በቅደም በጊዜ ቅደም ተከተላቸው የተቀመጡ ሊሆን ይችላሉ። የረጅም ጊዜ እቅድ ስንል ደግሞ ምናልባትም እንግዲህ በብዙ ወራትን ወይም ደግሞ ብዙ አመታትን የሚፈጅ እቅድ ሊሆን ይችላል። በዚህ አመት ቀጣይ አመት ይሄን እናደርጋለን ተብሎ እንደ አጠቃላይ በሚወስደው የጊዜ እርዝማኔ የሚወስደውን ስራውን ለመስራት የሚወስደውን የጊዜ እርዝማኔ መሰረት አድርገን የአንድ አመት የጊዜ እቅድ የሁለት አመት የጊዜ እቅድ እየተባለ ብቻ እንደስረው ክብደት እና ቅለት ረጅም እና አጭር ነው

እሺ አመሰግናለሁ እንግዲህ ከምንም በፊት ሰላም ለሰው ልጅ ትልቅ ዋጋ አለውና እኔም እንደው ሰላም እንዴት አላችሁ በማለት የተከበረና ጥልቅ የሆነ የሰላምታ ድምፄን እያሰመሁ ማለት ነው። እንግዲህ ይህንን አውዲዮ ለምትከታተሉ ሁሉ የማብራራው ወይም የምሰጠው ትንታኔ። ለሁሉም ይሄን አውዲዮ ለሚከታተል ሰው ግልጽ እንዲሆን ማለት ነው። ቃለመጠይቁን በመጀመሪያ በድምጽ አሰምቼ አነባለው ከዛ በኋላ ደግሞ ለቃለ መጠይቁ የመልስ ትንታኔ የምሰጥ ይሆናል ማለት ነው። መታጠቢያ ቤት የት ነው ይላል? መታጠቢያ ቤት የት ነው ይላል? እንግዲህ መታጠቢያ ቤቱ የት ነው ለማለት ነው። ወይም ደግሞ መታጠቢያ ቤቱ የት ጋር ይገኛል ለማለት ስለሆነ። እንግዲህ መታጠቢያ ቤት ስንል በዋናነት እንግዲህ የራሱን የቻለ አንድ ክፍል ይኖራል ማለት ነው። መታጠቢያ ክፍል ተብሎ ራሱን የቻለ ስለዚህ። ወይም ደግሞ በሌላ አገላለጽ ምናልባትም ሳንቲም እየተከፈለ ሙሉ ሰውነታችንን የምንታጠብበት ክፍል ካስፈለገም። ያኛው ራሱን የቻለ በሩ ላይ ካፔላ ስለሚኖረው ማለትም ማንኛውም ሰው ገንዘብ ከፍሎ። መታጠብ ለሚፈልግ መታጠቢያ ከፍሎ እዚህ ቦታ ላይ ይገኛል ተብሎ በቀስት ይጠቆምና ሙሉ አድራሻውን ሊገለጽ ይችላል። ከዚህ በተለየ ሁኔታ ግን ምናልባትም በግል መኖሪያ ቤታችን ከሆነ። መታጠቢያ ቤት የት ነው ሲባል ራሱን የቻለ እንግዲህ የቤቱ ክፍሎች ክፍሎች አሉት። ለምሳሌ ትልቁና ሰፊው የቤቱ ክፍል ምንድነው? ሳሎን ይባላል። ከዚያ ደግሞ መኝታ ክፍል እያለ ምናልባትም የአዋቂና የህፃኗ መኝታ ክፍል ይኖራል ከዚያ ኩሽና የሚባለው ምግብ የሚዘጋጅበት ክፍል ይኖራል። እንግዲህ እንደ እንደአስፈላጊነቱ መኝታ ክፍል ላይም ለብቻዋ በጠባቧ ልትሰራ ትችላለች ይቺ መታጠቢያ ክፍል የምትባለዋ። ወይም ደግሞ ለብቻው ደግሞ ከቤቱ ውጭ ላይ አድርጎ ምናልባትም ከሽንት ቤቱ ጎንና ጎን ላይ በማድረግ። እንደየቤቱ ዲዛይን ይለያያል ዙሮ ዙሮ ማለት ማለትም። የቤቱ ዲዛይን በተለያየ ቁጥር የመታጠቢያ ክፍሉ የሚገኝበት ቦታም በዚያው ልክ አብሮ ስለሚለያይ ማለት ነው። በተለይ በተለይ ዘመናዊ የሆኑ ቤቶች ግን ምንድን ናቸው? መታጠቢያ ክፍሎቹ ወይም ደግሞ መታጠቢያ ክላሶቹ የት ነው የሚኖሩት? ብዙ ጊዜ ታሳቢ ተደርገው ዲዛይን የሚሰራላቸው እዚያው ዋና ምኞታ ክፍል ጎን ላይ ይሆናል ማለት ነው። ስለዚህ እንግዲህ የቤቱ ቤተሰብ የሆነ የቤቱ አባላ ማነው የቤተሰብ አባል የሆነው ሁሉ። ምናልባትም እንግዲህ እዚያ መኝታ ክላስ ውስጥ ባለችዋ ጠባብዋ የመታጠቢያ ክፍል እየገባ ሙሉ ሻወር መውሰድ ይችላል ማለት ነው። ስለዚህ ዘመናዊ የሆኑ ቤቶች በዚህ ልክ ነው እንግዲህ መታጠቢያ ክፍሉ ታሳቢ የሚደረገው መኝታ ክፍል ላይ ነው። ነገር ግን ቆየት ያሉ የቤት ዲዛይኖችን ስናይ ግን መታጠቢያ ክፍሉ ወጣ ብሎ። ለብቻው ከሽንት ቤቱ ጎን ላይ ይዞ አብሮ የሚሰራ ወይም ደግሞ ዲዛይን የሚወጣለት ይሆናል ማለት ነው። ስለዚህ አንዳንድ ደግሞ በጣም ዘመናዊ የሆኑ ቤቶች መኖሪያ ቤቶች ደግሞ እንግዲህ አንድም ተከራይታ ዶርም ስለሚኖር። ሌላም ደግሞ ሙሉ ቤተሰቡ ደግሞ ስህተት ለማለት ነው። ሁለት መታጠቢያ ክፍል ያዘጋጃሉ እንግዲህ እንደየቦታው ስፋት የሚለያይ ይሆን እንጂ ዝሮ ዝሮ። ሁለት አይነት መታጠቢያ ክፍሎችን ያዘጋጃሉ ያም ደግሞ። አንደኛው ከውጭ ላይ ማለትም ከዋናው ቤት ውጭ ላይ ዶርሙ የመጨረሻው ጫፍ ላይ ያደረጉና እዚያ ጋር እንደዚሁ ተከራይታ ብቻ የሚታጠጥብበት እና ተከራይታ ብቻ የሚጠቀምበት ሽንት ቤት ይኖራል። እንደገና ደግሞ ዋናው ቤት ላይ ደግሞ እንደዚሁ መታጠቢያ ክፍል እና እንደው የሽንት ቤት መጠቀምያ ቦታ በራሱ እንግዲህ ዲዛይን ይደረጋል ማለት ነው። እነዚህን ሁለቱን ከውጭ ላይ ያለውና ቤት ውስጥ ያለውን ደግሞ በፒፒሲ ምንድነው? ይያዙና ወዴት ይሄዳሉ ማለት ነው። ወደ ሴፍቲ ታንከሩ በመሄድ። እዚያ ጋር እንግዲህ እንትኖቹ ቆሻሻው ማለት ነው የሚጠራቀም ይሆናል ማለት ነው። ስለዚህ በጣም አሁን ቴክኖሎጂው በየትኛውም ዘርፍ ማለት ነው በጣም እያደገ እና የስልጣኔ እየጨመረ በመምጣቱ። ልክ የሰው ልጅ ኖሮ በዚህ ልክ ሰላምና ሴፍ ለማድረግ ማለት ነው። እንግዲህ ሽንት ቤቶቹ ሁሉ ውጪ ወጥቶ መዞር ሳያስፈልግ እዛው ቤት ውስጥ። መጠቀም እንዲችል ደካማውም ጠንካራውም ሰው ማለት ነው በዚህ ልክ ታሳቢ ሆኖ የቤቱ ዲዛይን ይሰራል ማለት ነው። እንደዚሁም ደግሞ ውጪ ለተከራይታም ያንን ታሳቢ በማድረግ እዚያው ውጭ ላይ ማለት ነው ሽንት ቤቱም እንደዚሁም ደግሞ መታጠፊያ ክፍል ታሳቢ ተደርጎ። ዲዛይን ይዘ ይወጣና በዚያ ዲዛይን መሰረት ቤቱ ይገነባና። እንግዲህ መታተቢያ ቤቱ በዚያ ልክ የተዘጋጀ ይሆናል ማለት ነው። ብዙ ጊዜ እንግዲህ ሰፋፊ ይዞታ ያላቸው ቤቶች በዚህ ልክ ታሳቢ

እሺ አመሰግናለሁ እንግዲህ እንደተለመደው በመጀመሪያ ደረጃ ማለት ነው። ሰላም ከምንም በላይ አስፈላጊ ነውና ሰላም እንዴት አላችሁ በማለት ይህንን አውዲዮ ለምታዳምጡ ሰዎች ሁሉ። ሰላም እግዚአብሔር ከሁላችን ጋር ይሁን። በማለት መልካምና መልካም ምኞቴን በመመኘት ወይም በመግለጽ ቃለ መጠይቁን በድምጽ አሰምቼ አነብና ለቃለ መጠይቁ የመልስ ማብራሪያ የምሰጥ ይሆናል ማለት ነው። አሁን ወደ ቃለመጠይቃችን እንሄዳለን። ቃለመጠይቁ ምንድነው? የሚለው ሰባት ይላል። እንግዲህ ሰባት ስንል ምን ማለታችን ነው? ሰባት በቋንቋው ማለትም በአማርኛ ቋንቋ ሰዋሰዋዊ ዘዬ። በአረፍተ ነገር ውስጥ ያለው ሚና ወይም አገልግሎት ወይም ጠቀሜታ በሚል እና። ትርጉሙን ካወቅን በኋላ እንደዚሁም ደግሞ በአረፍተ ነገር ውስጥ ሲገባ ያለውን መዋቅራዊ ጠቀሜታ በመግለጽ ምሳሌዎችን እያነሳው በእነዚያ ምሳሌ ላይ። ማብራሪያ እየሰጠሁ ማለት ነው። ከዛ በኋላም ምናልባትም እንደው እንደ አጠቃላይ። ሰባት የሚለው ቁጥር እንግዲህ በተለያየ ሃያ ጊዜ ስለ ሰባት ብዙ ነገሮች የተገለጹ አሉ። በተለይ በኢትዮጵያ ኦርቶዶክስ እምነት ተከታዮች ዘንዳ ሰባት ማለት በጣም እንግዲህ ልዩ ቁጥር ናት ፍጹም ቁጥር ነው ይባላል በተለይ። እንግዲህ ምናልባትም በዕብራውያን ዘንድ ይመስለኛል ዞሮ ዞሮ ግን ምንድነው በቤተክርስቲያን አስተምሮ ሰባት የምትወደድና ፍጹም የሆነች ቁጥር ናት። እንግዲህ ሰባትን በብዙ ምሳሌዎች እየገለጽነ ማብራሪያው እንደሚከተለው እሰጣለሁ ማለት ነው። እንግዲህ ሰባት አንድ ቁጥር ነው በመጀመሪያ ደረጃ ሰባት ስንል መቁጠሪያ ቁጥር ነው። ያም ማለት ደግሞ በስድስት እና በስምንት መካከል የሚገኝ መቁጠሪያ ቁጥር። ሲሆን የስድስት ተከታይ የስምንት ቀዳማይ የሆነ ቁጥር ነው ማለት ነው። ስለዚህ ሰባት ደግሞ እንግዲህ በየትኛውም አረፍተ ነገር ሲገባ ማለት ነው የሰዋሰዋዊ የቋንቋ መዋቅሩ ምንድነው? የሚሆነው የስም ገላጭ ይሆናል ማለት ነው። ስለዚህ በአረፍተ ነገር ውስጥ ሰባት የሚለውን ቃል ሁልም ቢሆን የስም ገላጭ ሆኖ ከመምጣቱ ውጭ ሌላ ምንም አይነት መዋቅር ወይም ምንም አይነት ጠቀሜታ ወይም ደግሞ ምንም አይነት አገልግሎት የለውም። ስለዚህ በአረፍተ ነገር ላይ የእሱ አገልግሎት ወይም ጠቀሜታ ምንድነው? ማለት ነው ስምን አጉልቶ ማሳየት ወይም ደግሞ ስምና ግልጽ አድርጎ ማሳወቅ ስለሆነ የስም ገላጭ በመሆን ብቻ ያገለግላል ማለት ነው። ስለዚህ ምሳሌ እያነሳን እንግዲህ ብን ይህንንም የበለጠ ግልጽ ባደርገው ጥሩ ይመስለኛል እና። ለምሳሌ ሰባቱ እለታት እንግዲህ ከሰባቱ እለታት በአንዱ እለት። ምን ይሆናል ማለት ነው? በአንዱ እለት ወደ ቤተክርስቲያን እሄዳለሁ ብዬ ብል ከሰባቱ እለታት። በአንዱ በሆነው በእለተ ሰንበት ሁሌም ወደ ቤተክርስቲያን እሄዳለሁ ብዬ ብል ከሰባቱ እለታት አሁን እለታት የሚለው ስም ነው ሰባት የሚለው ግን የእለታት የሚለውን ስም ስለሚገልጽ ስም ገላጭ ይሆናል ማለት ነው። ወይም ለምሳሌ ሰባቱ ሰባቱ የቤት እቃዎች። ገዝቼ ወደ ቤቴ ተመለስኩ ብል ሰባት ሰባት የቤት እቃዎች ገዝቼ ወደ ቤቴ የተመለስኩ ብል እንግዲህ የቤት እቃዎች የቤት እቃዎች ምንድን ናቸው? ስምናቸው ስለዚህ ሰባት ደግሞ ምን ያክል እንደሆኑ በቁጥር ደረጃ። የቤት እቃዎችን የሚገልጽ ስለሆነ በዚህም አውድ ቢሆን እራሱ ማለት ነው ሰባት እንግዲህ ስም ገላጭ ይሆናል ማለት ነው። ሲገልጽም የነገሮቹን ቁጥር ስንት? እንደሆነ በዚያ ልክ የው መግለይ ግልጽ ያደርጋል ማለት ነው። ለምሳሌ እንግዲህ ሰባት ደግሞ ፍጹም ቁጥር እና ሲባል እንደው በተለይ በቤተክርስቲያን አስተምሮ ላይ እንደው ከዕብራውያን የመጣ ይመስለኛል እንግዲህ እንትኑ ፍጹምነቱ። ስለዚህ ፍጹም ናት ይባላል። ለምሳሌ ፍጹም ናት ሲባልም። አንድም ጌታችን ኢየሱስ ክርስቶስ እለታትን ሲሰራ። ሰባት እለታት አድርጎ ነው የዘ እለታትን የሰራቸው ያ ማለት ሰኞ ማክሰኞ። ማነው ከሆድ ጀምሮ ነው የሰራ። እለታትን የፈጠረልን ከ እሁድ ጀምሮ ነው እሁድ ሰኞ ማክሰኞ ረቡ። ሀሙስ አርብ ቅዳሜና እሁድ ብሎ ማነው አርብና ቅዳሜ ብሎ ሰባት እለታትን እንግዲህ ሰርቶልናል ሰባት ፍጹም ቁጥር ለመሆኗ። ይሄም አንድ ምሳሌ ይሆናል ማለት ነው። በሌላ መልኩ ደግሞ እንግዲህ ለምሳሌ እንደው እዚሁ በቤተክርስቲያናችን ሳንወጣ። ሰባቱ እንግዲህ የአባት ሰባት አለን። ለምሳሌ አንድም ሰማያዊ አባታችን ጌታችን ኢየሱስ ክርስቶስ ማለት ነው። በሌላ መልኩ የንስሃ አባት የሚባል አለ። በሌላ መልኩ ደግሞ ወላጅ አባት በስጋ የወለደን አባት አለ ከዚያ ደግሞ እንደገና በክርስትና ያነሳን የክርስትና አባት ምንለው አለ። ከዚያ ደግሞ አልፎ ካደግን በኋላ ማለት ነው እንግዲህ ዝምድና ለመፍጠር የጡት አባት የሚባል ዝምድና። ዝምድናን ለማጥበቅ ወይም የተለየ ዝምድና። ለመፍጠር ማለት ነው የጡት አባት የሚባል አለ። ከዚያ ደግሞ እንግዲህ ወደ ልጅን ነው ስንመጣ የቆባብ አባት የሚባል አለ ከዚያም ደግሞ። እንግዲህ ትምህርት የሚያስተምሩን የቀለም

እሺ አመሰግናለሁ እንዴ እንደተለመደው አሁንም ቢሆን በመጀመሪያ ደረጃ እንግዲህ የተከበረና ትርቅ የሆነ የሰላምታ ድምፄን በማሰማት ቃለመጠይቁን በድምጽ አነብና ለቃለመጠይቁ የመልስ ትንታኔ ወይም ማብራሪያ የምትሰጥ ይሆናል ማለት ነው። አሁን ወደ ቃለ መጠይቃችን እንሄዳለን። እግር ይላል እግር እንግዲህ እግር እንደሚታወቀው ሁሉም ህይወት ያለው ነገር ሁሉ እግር አለው። ያው እንደ ፍጥረቱ እንደ ስነ ፍጥረቱ እግር የሌለው ነገር የለም። እግር የሌለው እንደውም እንኳንስ ህይወት ያለው ይቅርና ህይወት የሌለው ነገርም ራሱ እግር አለው። ለምሳሌ በትክክል ቦታውን በትክክል ተመቻችቶ እንዲቆም እግር ያስፈልገዋል ማለት ነው። ለምሳሌ ጠረጴዛው እንዴት ጠረጴዛነት ቀጥ ብሎ እንዲቆም ወይም እንዲቀመጥ ማለት ነው። እግር ያስፈልገዋል ወንበሩም ባለበት ቦታ ባስቀመጥነው ቦታ ፀንቶ እንዲቀመጥ እንዳይንቀሳቀስ ምን ያስፈልገዋል? ማለት ነው። መቋሚያ እግር ያስፈልገዋል ማለት ነው። ስለዚህ የሰው ልጅም እግር ያስፈልገዋል እንግዲህ የእግሩ አንድም ቀጥ ብሎ እንዲቆም ወይም ደግሞ ቀጥ ብሎ እንግዲህ ከቦታ ቦታ ለመንቀሳቀስ እንዲመቸው ማለት ነው። እግር እንግዲህ ተፈጥሮለታል ወይም ተሰርቶለታል ማለት ነው። ስለዚህ እግሮቹን ተጠቅሞ የሰው ልጅም ከቦታ ቦታ መንቀሳቀስ መራመድ ይችላል ማለት ነው። እንስሳትም በዚሁ ልክ እንግዲህ ምግባቸውን ከተለያየ ቦታ ፈልገው ለማግኘት የግዴታ መንቀሳቀስ አለባቸው። ለመንቀሳቀስ ደግሞ የግድ እንግዲህ ምን ያስፈልጋቸዋል? ማለት ነው እግር ያስፈልጋቸዋል ማለት ነው። ስለዚህ እንስሳትም ይሁኑ የሰው ልጅ ወይም ደግሞ እንደዚሁ የቤት እቃዎች ምን ያስፈልጋቸዋል ማለት ነው። በትክክል ቦታቸው ላይ ፀንተው እንዲቀመጡ ምን ያስፈልጋቸዋል? እግር ያስፈልጋቸዋል ማለት ነው። ስለዚህ እግራችን ምናልባትም እንግዲህ እንደየ ስነ ፍጥረታችን ሁለት እግር ሊኖረን ይችላል አራት እግርም ሊኖረን ይችላል። አንድ እግርም ሊኖረን ይችላል ለምሳሌ ወንበሮቹ ብዙ ጊዜ ዘመናዊ ወንበሮች አንድ እግር ብቻ ይኖራቸዋል ማለት ነው። ነገር ግን ከፊሎቹ ደግሞ አራት እግር አላቸው። እንደዚሁም ሁለት እግር ያላቸው ወንበሮችም አሉ። ጠረጴዛም ቢሆን በዚያው ልክ ማለት ነው የሰው ልጅም ቢሆን እንግዲህ እግር ማለት ከተለያዩ የሰውነት ክፍሎቻችን አንዱ ክፍል ሲሆን ይሄም ደግሞ በዋናነት አገልግሎቱ እንግዲህ ስንቀሳ ለመንቀሳቀሻነት ነው። እንግዳችን ተጠቅመን ነው እንግዲህ ከሆነ ቦታ ወደሆነ ቦታ መንቀሳቀስ ወይም መራመድ ምንችለው ማለት ነው። እንስሳትም ቢሆን የዱር እንስሳትም ቢሆን የቤት እንስሳ እግራቸው እንግዲህ በዋናነት ሚያገለግለው ከቦታ ወደ ቦታ ለመንቀሳቀስ ወይም ለመራመድ ይሆናል ማለት ነው። ስለዚህ እግር በሚለው የሰውነት ክፍላችን ላይ ያለኝ ትንታኔ ይህን ይመስላል። ምናልባትም እንግዲህ እግር ደግሞ ከእግር ጋር በተያያዘ የተለያዩ ሀሳቦች ይወራሉ ለምሳሌ እግር በእግር ይባላል። እግር በእግር ተከታትለህ ጉዳዩን አስፈጽምልኝ ይላል። ለምሳሌ አንድ ሰው ለሆነ ሰው እንግዲህ ስራ እንዲሰራለት ሲል በቶሎ እና እዚሁ ወዲያውኑ ወዲያውኑ ስራው እንዲፈጸም ሲፈልግ ምን ይላል? እግር በእግር ተከታትለህ ጉዳይን አስፈጽምልኝ ይላል። ያ ማለት በቃ ወደኋላ ወደፊት ሳትል እዚሁ በፍጥነት በቃ በቶሎ እየተከታተል ቶሎ ቶሎ እየተከታተል ጉዳዮችን እንድት እንድት አጨርስልኝ ለማለት ተብሎ የተነገረ ነው ማለት ነው። ስለዚህ ነገ ወዲያውኑ ሳይቆይ ማለት ጉዳዩ ሳይቆይ እዚያው ቶሎ ቶሎ እየተከታተልክ አንድን ነገር ቀደም ብለህ ማስፈጸም መቻል ማስሄድ መቻል ማለት ነው። እና እግር በእግር እግር በእግር ተምትሙ ለምሳሌ ጉልጓሎ ስንጎለጉል አፈሩ እንዳይደርቅብን ማለት ነው። እግር በእግር አራሹን እግር በእግር እየተከታተልን መሬቱን እንግዲህ የማስተካከል ስራ እንሰራለን። በተለይ ጤፍ የተባለ አዝመራ አለ እሱን የንጤፍ የተባለውን የህል አይነት ስንጎለስ ስንዘራ ማለት ነው። ፈሩ እንዳይደርቅብን ማለት ነው። በቃ በሬዎቹ እያደረሱ ሲሄዱ እግር በእግር ፈሩን እየተከተልነ ምን እናደርጋለን አፈሩን እንገጥማለን። ማለት ነው። ያ ማለት እግር በእግር እየተከታተልን ማለት ወዲያውኑ ወዲያውኑ በቃ ቶሎ ቶሎ ጉዳዩን መፈጸም ምንችለው እዚሁ ቶሎ ቶሎ መሆኑን ለመግለጽ ነው ማለት ነው። ስለዚህ እግር በእግር አትከታተለኝ ሲባል ደግሞ እኔ የምህድበትን ሁሉ አትከታተለኝ ቶሎ ቶሎ አትከተለኝ ወይም ደግሞ ራቅ ብለህ ከእኔ እይታ ርቀህ ራስን ከንችለህ ተንቀሳቀስ ለማለት ነው። ስለዚህ እግር እንግዲህ እግር በሚለው ቃል ላይ የተለያዩ አረፍተ ነገሮችን እየመሰረትነ ስም በአረፍተ ነገር ውስጥ ስም በመሆን በስም መዋቅር ውስጥ እየገባ እንደሚያገለግል የተወሰኑ ምሳሌዎችን ጠቅሼ በእነሱ ላይ ማብራሪያ የምሰጥ ይሆናል ማለት ነው። ወደ ምሳሌዎች እንሄዳለን። ለምሳሌ ምንድን ይላል? እኔ እግሬ ስለቆሰለብኝ መራመድ አልቻልኩም ብዬ ብል እግሬ እግሬ ስለቆሰለ ምናልሆ መራመድ አልችለም ስለዚህ እግሬ የሚለው ምንድነው ማለት ነው። የአረፍተ ነገሩ ባለቤት ወይም ደግሞ ስም ሆኖ ነው የገባው ማለት ነው

እሺ አመሰግናለሁ እንግዲህ ከምንም በፊት ሰላም ለሁሉም ለሰው ልጅ አስፈላጊ ነውና ሰላም እንዴት አላችሁ በማለት የከበረና ጥልቅ የሆነ የሰላምታ ድምፄን በማሰማት ማለት ነው የተጠየቁትን ቃለ መጠይቅ በድምጽ አሰምቼ አነብና ለቃለ መጠይቁ የመልስ ትንታኔ ወይም ማብራሪያ የምሰጥ ይሆናል አሁን ወደ ቃለመጠይቃችን እንሄዳለን። ቃለመጠይቁ ምን ይላል "ቆጮ" ይላል እንግዲህ ቆጮ ማለት ምን ማለት ነው? ቆጮስ የት አካባቢ ይገኛል? ወይም ደግሞ የት አካባቢ የተለመደ ነው? የሚሉትንና ሌሎችንም እንግዲህ ርዕሰ ጉዳዮች በዚህ ጉዳይ ጥጋ በተያያዘ የተለያዩ ሀሳቦችን እያነሳሁ የማብራራ ይሆናል ማለት ነው ወደ ማብራሪያችን። ቆጮ ማለት እንግዲህ በተለይ በኢትዮጵያ ደቡባዊ ክፍል ማለት ይቻላል በተለይ በወላይታ እና በአርባ ምንጭ ዙሪያ በዋናነት በወላይታ አካባቢ ለምግብነ የሚያገለግል ኮባ ከሚመስል እንሰት ከሚባል ተክል ማለትም ኮባ ነው የሚመስል እንትኑን ስናየው ዝርያውን ስናየው ኮባ ይመስላል ግን በአካባቢ ስያሜው እንሰት ነው የሚባል። ምናልባትም ከኮባ ትንሽ ለየት ያለ ነው። ተክሉ ማለት ነው ስሩ ላይ አኩራች የሆነ በስሩ የሚያኮርት ነው ምግብ የሚሰራ ማለት ነው። ቅጠሉ ሰፋፊ የሆነ ቅጠል እንደዚሁም ደግሞ እንግዲህ ያ ኮባው እንሰቱ ቅጠሉ ማለት ነው ተፈቅፍቆ ቃጫ ይወጣለታል ይሄ ጅብሰም ስንሰራ የጅብሰም ማጠናከሪያ የሚሆን ቃጫ ይወጣለታል ማለት ነው፤ እና ይሄ እንሰት ከዚህ እንሰት የሚዘ የዚህን እንሰት ስሩ ውስጡ አፈሩ ውስጥ የሚያኩረውን ያንን እንግዲህ ቆፍሮ በማውጣት እና ይህንን እንግዲህ በጣም አድርቆና ፈጭቶ ከላመ በኋላ ማነው ከመላሙ በፊትም እንግዲህ ያንን መሬት ውስጥ ያስቀ ይቀብሩታል። ያ ማለት እንዲ ኮምፖዝ እንዲሆን እንዲ ኬሚካል ሪአክሽን እንዲካሄድበት ወይም ደግሞ እንዲ እንዲብላላ እንዲቦካ መሬት ውስጥ ቆፍረው ይከቱና ከዚያ በኋላ እንግዲህ ያንን ካወጡ በኋላ ሽታ ይፈጥራል ያን ሽታ እንግዲህ እንደ በቻሉት መጠን ያጥቡታል። ከታጠበ በኋላ ያንን አድርቀው ማለት ነው ያ ይፈጫል። በጣም ደግሞ ይፈጭና ከዚያ በኋላ እንግዲህ በምግብነት በእንጀራ መልኩ ማለት ነው እንደ ሊጢ ይበረዝ እና ማለት ነው ተበርዞ በእንጀራ መልኩ እየተጋገረ ለምግብነት የሚውል ባህላዊ የምግብ አይነት ነው ማለት ነው። በተለይ በዋናነት በደቡቡ ኢትዮጵያ ማለትም በወላይታ እና በአርባ ምንጭ ዙሪያ የታወቀ ባህላዊ ምግብ ነው ማለት ነው ቆጮ ስንል ስለዚህ ቆጮ ምንድነው ምንድነው መገኛ ምንጩ አንድም ቅድም የጠቀ የጠቀስኩት የተክል አይነት እንሰት የሚባለው ተክል ነው። ከዛ በኋላ ግን ይሄ ከዚህ እንሰት ከሚባል ዛፍ ይሄንን ቆፍረው ካወጡ በኋላ ስሩን ማለት ነው እንግዲህ እንዲብላላ ወይም እንዲቦካ መሬት ውስጥ ለብዙ ሳምንታት ቆፍረው ይከቱታል። ከዚያ በኋላ ያወጡና እንድ አስፈላጊነቱ እንግዲህ ይፈቀፍቁታል። ፍቀው እንግዲህ ከላይ ቆሻሻውን ያስወግዱና ውስጥ ንጹሁን ፓርት ብቻ ንጹሁን አካል ብቻ ማለት ነው አድርቀው ከደረቀ በኋላ አስፈጭተው ልክ በዚህ መልክ እንደ የትኛውም የህል አይነት ማለት ነው በምግብነት እንደ ለእንጀራ ያዘጋጁታል ማለት ነው፤ እና እንደውም ምንድነው የሚባለው ይህንን የበላ ሰው በቃ ረሃባ አያስርብም ይባላል። ያ ማለት ምን ማለት ነው? ምንም አይነት የመብላላት የሂደቱ አነስተኛ ስለሆነ ማለትም በጣም ስላልተብላላ ማለት ነው እንትኑ ይሄ ምግቡ በቃ ቶሎ ተሆድ ውስጥ አይጠፋም። ማለትም እንደተመገብነው ይህን ምግብ ለብዙ ጊዜ እንግዲህ ጨጓራችን ላይ ሳይፈጭ ወይም ደግሞ ሳይልም የመቆየት አቅም አለው ማለት ነው። ጠንካራ ማለት ስሪቱም ጠንካራ ስለሆነ ማለት ነው። ከዛ በኋላ ምንድነው ይህንን ቆጮ በዚህ መልክ እያዘጋጁ በባህላዊ መልኩ በተለይ በተለይ እንግዲህ አመታዊ በዓላት ሲመጡ በቃ ይሄ እጅግ በጣም ታዋቂ የሆነ እንደዚሁም ደግሞ የባህል ምግብ ነው ማለት ነው በአካባቢው፤ ነገር ግን በተለይ ወደ ሰሜኑ ክፍል እና ወደ አማራው ማህበረሰብ ወደ ወይም አማረው ማህበረሰብ ወደሚኖርበት ክልል ብንመጣ ግን ቆጮ የሚባል ምናልባትም ስሙንም ራሱ ላያውቁት ይችላሉ እንኳንስ የምግብ አይነትህ ሆኖ በምግብ መልክ በእንጀራ መልክ የሚበላ መሆኑን ይቅርና ስሙን ራሱ አያ አያውቁትምና ይሄ ምንድነ ምን ለማለት ፈልጌ ነው በተወሰኑ አካባቢዎች ብቻ የተለመደ በኢትዮጵያ በተለይ በደቡብ ክፍል የተለመደ ባህላዊ የምግብ አይነት ነው። የሚሰራውም ከቆጮ እንሰት ከሚባል የተክል አይነት ነው። እንሰቱ ደግሞ ኮባ የሚመስል ነው። በተለይ ቅጠሉ ሰፋፊ ነው። እንደዚሁም ደግሞ የቅጠሉ አገዳው ደግሞ ሲፈቀፈቅ የሆነ ሲር የመሳሰለ ነገር ይወጣለታል ያ ደግሞ ለጅብሰም ስራ አገልግሎት ላይ ይውላል።

እሺ አመሰግናለሁ እንግዲህ በመጀመሪያ ደረጃ ከምንም በፊት ሰላም ዋጋ አለውና ሰላም እንዴት አላችሁ በማለት የተከበረና ጥልቅ የሆነ የሰላምታ ድምፄን እያሰማሁ። የተጠየቁትን ቃለመጠይቅ ድምጻ አሰምቼ አነብና ለቃለመጠይቁ የመልስ ትንታኔ ወይም አብራሪ አሰጣለሁኝ አሁን ወደ ቃለ መጠየቃችን እንሄዳለን። ንግድ ይላል እንግዲህ ንግድ ማለት ምን ማለት ነው የሚነገድስ ምንድነው? እንደዚሁም ደግሞ ከንግድ ጋር በተያያዙ እንግዲህ የተለያዩ ሀሳቦችን እያነሳሁኝ በዚች አጭር በሆነች ደቂቃ ውስጥ እንግዲህ ራሴን ማብራሪያ የምንሰጥ ይሆናል ማለት ነው ወደ ማብራሪያው እንሄዳለን። ንግድ ስንል ምን ማለታችን ነው? አንድ እንግዲህ አንድ የሰው ልጅ ከተወለደ ጊዜ ጀምሮ ራሱን እንግዲህ በተለያዩ የስራ መስኮች ያውላል ማለት ነው። ከእነዚህም አንድም በትምህርት አለም ሊሆን ይችላል። ሁለቱም በንግድ የስራ ዘርፍ ሊሆን ይችላል። ሁለቱም ደግሞ በግብር ነው ይሄ ስራ ዘርፍ ሊሆን ይችላል። ብቻ ምንድነው? ሰው እንግዲህ አቅመ አዳም አቅመ ሄዋን ከደረሰ በኋላ ማለት ነው። ራሱን በስራ ቦታ ማነጽና ማዋል ግድ ይለዋል። ስለዚህ ንግድም ከተለያዩ የስራ አይነቶች አንዱ ነው። ምንድነው? የሚነገደው ከተባለ ደግሞ እንግዲህ በንግድ ስራ ላይ ያሉ ነገሮች ምንድን ናቸው በዋናነት ማለት ነው። ምርት እንግዲህ የትኛውም አይነት የኢንዱስትሪ ምርትም ይሁን ወይም የግብርና ምርት ብቻ ግን ምንድነው? አንድ አካባቢ ላይ ምርት በብዛት የሚገኘውን ምርት እንደገና እጥረት ወዳለበት አካባቢ በመውሰድ በቅናሽ ዋጋ ምርት ካለበት ቦታ በቅናሽ ዋጋ በመግዛት እና ይሄ ምርት እጥረት ወዳለበት አካባቢ በመውሰድ በብር ትርፍ በመያዝ በተጨማሪ ብር። በመያዝ የሚሸጥ የስራ አይነት ነው ማለት ነው። ስለዚህ እቃዎችን ከሚመረቱበት ቦታ አምጥቶ ወደ እነዚህን እቃዎችን ወደ የሚጠቀመው አካል በሚበዛበት አካባቢ አምጥቶ በመሸጥ ትርፍ ብር ማግኘት ማለት ነው። ንግድ ሲባል ስለዚህ ምናልባትም እንግዲህ የሚነገደውን ንግድ አንድም የኢንዱስትሪ ውጤት ሊሆን ይችላል ያ ማለት በፋፍሪካ ውስጥ የሚመረት ምርት ነገር ሊሆን ይችላል። ወይም ደግሞ በግብርናው የስራ ዘርፍ ላይ የሚመረቱ ምርቶች ሊሆን ይችላል የሚነገዱት ነገሮች። ወይም ደግሞ እንደ አጠቃላይ እንግዲህ በግብርና ስንል ያህል አይነቶች አሉ የእንስሳት አይነት አለ በዚህ መልኩ። እንደዚሁም በኢንዱስትሪው ስንል ደግሞ ምናልባትም በኢንዱስትሪ ውስጥ ፕሮሰስ ሆነው የሚወጡና መጨረሻ ላይም ለሰው ልጅ እንግዲህ በተለያየ መልኩ አገልግሎት ሊሰጡ የሚችሉ የተደያዩ የቤት እቃዎች ሊሆኑ ይችላሉ። ወይም ደግሞ እንግዲህ የትኛውም አይነት በቃ ማቴሪያል ወይም ቁሳ አካል ነው ማለት ነው። ለምሳሌ አሁን ቆርቆሮ ራሱን የቻለ አንድ የኢንዱስትሪ ውጤት ነው። ይሄው ቆርቆሮ ምናልባትም የቆሮ የቆርቆሮ ፋፍሪካ ይኖራል ይሄን ቆርቆሮ ከሚመረትበት ፋፍሪካ በቀጥታ ነጋዴ ማለት ነው ይቀበልና ይህን ቁርቁሮ ለሚጠቀም አካል አምጥቶ ይሸጣል ማለት ነው። ስለዚህ እዚያ ቆርቆሮውን ከሚያመርተው ከሚመረትበት ቦታ ላይ እንግዲህ በቅናሽ ዋጋ ይገዛና ቆርቆሮ ወደሚፈለግበት አካባቢ ይዞ በመምጣት እዚያ ጋር በውድ ይሸጣል ማለት ነው። ስለዚህ ከገዛበት ዋጋ ሌላ ተጨማሪ ትርፍ በመያዝ እንግዲህ ስራ የሚሰራበት የስራ አይነት ማለት ነው። ንግድ ይባላል ማለት ነው። እና ንግድ እንግዲህ ጎን ለጎን ምንድነው? ገንዘብ እየጨመረ ማነው የቆሳ አካሉ እየጨመረ ሲሄድም አብሮ ገንዘቡን እየጨመረ ስለሚሄድ ምን ጊዜም ቢሆን አትራፊ እንጂ አጉዳይ ስላልሆነ በተለይ በዚህ ስራ ያሉ ሰዎች ሁሌም ቢሆን ውጤታማ ናቸው ማለት ይቻላል። ስለዚህ ንግድ ስንል አንድ በኢንዱስትሪው ውጤት በሆኑት መልክ በዚህ ልክ ማውራሪያ ሰጥቻለሁኝ። በሌላው ዘርፍም አሁን እንግዲህ ግብር በተለይ በግብርናው ዘርፍ አርሶ አደሮቹ እንግዲህ ያመረቱትን ምርት ወደ ቲያመጡታል ወደ ገበያ ለተጠቃሚው አካል ይሸጡ ያመጡታል። ስለዚህ በቀጥታ ተጠቃሚ አካል ሊገዛቸውም ላይገዛቸውም ይችላል። ወይም ደግሞ እንግዲህ ወደ ገበያ ሲያመጡት ነጋዴ ዝቅ አድርጎ የገዛና መልሶ እንግዲህ ለተጠቃሚ አካል ማለት ነው ትርፍ ብር በመያዝ መልሶ ይሸጥላቸዋል ይሄም አንድ የንግድ አይነት ይሆናል ማለት ነው። ወይም ደግሞ እንግዲህ ጫማ ሊሆን ይችላል። የትኛውም አይነት ፋብሪካ የሚመረት ነገር ከሚመረጥበት ቦታ በቀጥታ በቅናሽ ዋጋ ገዝቶ ያመጣና እነዚህ ጫማ ሊሆን ይችላል ወይም ደግሞ ምንድነው ቦርሳ ሊሆን ይችላል። የትኛውም አይነት ነገር ከተመረጡበት ቦታ ያንን ይዞ ይመጣና ተጠቃሚ ወደሚበዛበት አካባቢ በመውሰድ እነዚህ ምርቶች ማለት ነው። ሌላ ተጨማሪ ብር በመያዝ ስራ ሲሰራ ምን ይባላል ማለት ነው። የንግድ ስራ ይባላል። እና ብዙ ጊዜ ንግድ እንግዲህ ከሆነ ወታ ወደሆነ ወታ በማዟዟር የሚሰራ የስራ አይነት ነው ማለት ነው። አመሰግናለሁ።

እሺ እመሰግናለሁ እንግዲህ በመጀመሪያ ደረጃ ለሁሉም ለሰው ልጅ ማለት ነው ሠላም አስፈላጊ ነው። እና ሠላም እንዴት አላችሁ በማለት የተከበረና ጥልቅ የሆነ የሠላምታ ድምፄን እያሰማሁኝ አሁን ቃለመጠይቁን በድምጽ አሰምቼ በማንበብ ለቃለ መጠይቁ የመልስ ትንታኔ ወይም ማብራሪያ የምሰጥ ይሆናል ወደ ቃለ መጠየቁ እወስዳቸዋለሁ። ሆስፒታል ይላል እንግዲህ ሆስፒታል ማለት ምን ማለት ነው? ሆስፒታል ላይስ ምን አ ሆስፒታል ምን አገልግሎት ነው የሚሰጠው? እንደዚሁም ደግሞ ሆስፒታል ላይ ብዙ ጊዜ እንግዲህ የምናያቸው ነገሮች ወይም ደግሞ የምንመለከታቸው ነገሮች። ምን ምን ናቸው በዋናነት የሚሉትን ዋና ዋና ሀሳቦች አንስቼ ከዛ በኋላ ተጨማሪ ጊዜ ካለኝ ምናልባትም ሌላ ሀሳቦችን እዚሁ በዚህ ጉዳይ ላይ እያነሳሁ ለእነሱ ማብራሪያ የምሰጥ ይሆናል ማለት ነው። አሁን እንግዲህ ሆስፒታል ስንል በመንግስት ደረጃ ሊሆን ይችላል ወይም እንግዲህ በድርጅት በግለሰብ ደረጃ ሊሆን ይችላል። ምንድንነው? ሰዎቹ ህመም ሲታመሙ ከህመማቸው እንዲያገግሙ ወይም ደግሞ የህክምና እርዳታ የሚደረግበት የመንግስታዊ ወይም ደግሞ የግለሰብ ተቋም ነው ማለት ነው። ብዙ ጊዜ ሆስፒታል እንግዲህ በመንግስት ደረጃ ነው የሚቋቋመው እና ሆስፒታል ስንል በአእምሮአችን እንግዲህ በቀጥታ የሚመጣው ወደ አእምሮአችን ማለት ነው። አንድ ሰው የታመመ ወይም ደግሞ እንግዲህ በተፈጥሮአዊ ሁኔታም ይሁን ወይም ደግሞ በሆነ አጋጣሚ ብቻ ጉዳት የደረሰበት አካል ከጉዳቱ በቀላሉ እንዲያገግም ወይም ደግሞ የህክምና እርዳታ የሚያገኝበት ተ ነው ማለት ነው። ስለዚህ። እዚህ ቦታ ላይ እንግዲህ ሁሌም ቢሆን ታሳቢ የምናደርገው የዚያ ቦታ ላይ የሚሰሩ ሰዎች። በሙያው ማለት ነው በጤና ዘርፍ ላይ የተለየ ብቃት ያላቸውና የሰውን ልጅ እንግዲህ ባልታሰበ ሁኔታ። ተቀስፎ እንዳይዎ እንዳይሞት ወይም ደግሞ የተ የተለየ በቃ ልዩ የሆነ ክብካቤ የሚያደርጉ የህክምና እርዳታ የሚያደርጉ በተለይ በጤናው ዘርፍ የሰለጠኑ ባለሙያዎችን ነው የምናገኝ ማለት ነው። እዚህ ቦታ ላይ በዋናነት ማለት ነው ስለዚህ። ይሄ ቦታ ምንድንነው? እንግዲህ እንደ አጠቃላይ ማለት ነው በህክምናው ዘርፍ የሰለጠኑ ባለሙያዎች እና እንደዚሁም ደግሞ እንግዲህ ታማሚዎች እንግዲህ ምናልባትም በላይ በ በአይናችን የምናየው ህመም ሊታመሙ ይችላሉ ማለትም እንደ ቁስል እንደ እብጠት እንደዚህ አይነት ነገር ሊሆን ይችላል። ወይም ደግሞ እንግዲህ ውስጣዊ የሆነ የሰውነት ክፍላቸው በተለያየ መልኩ ሊጎዳና በዚያ ምክንያት ህመም ሊሰማቸው ይችላሉ። ዞሮ ዞሮ ታካሚዎች ማለት ነው ወይም ደግሞ ህመምተኞች። ምንድንነው? የውስጥ ደዌየም ይሁን የውጭ ህመም የውስጥ የውጭ ጉዳት የደረሰባቸው ሰዎች ወይም የውስጥ ህመም በውስጥ በሽታ የታመሙ ሰዎች። ውስጣዊ የተለያዩ የሰውነት ክፍሎቻችንን ግልጽ አድርጎ የሚያሳዩ የተለያዩ መሳሪያዎች እንግዲህ የተለያዩ መሳሪያዎች የሚገኙበት ልዩ ተቋም ነው ማለት ነው። ሆስፒታል ስንል እንግዲህ ይሄን መሳሪያዎችን ሁሉ የውስጥ ክፍላችንን እንደ ኤክስሬይ ስካን ሲቲ የሚባሉና የተለያዩ እንግዲህ መሳሪያዎች አሉ የልብ ትርታን የሚ የልብ ትርታን ወይም ደግሞ የልብ ምትን የሚ የሚለኩ መሳሪያዎች አሉ። የተለያዩ የውስጥ ክፍላችንን ደግሞ እንግዲህ ኤክስሬይ በመልቀቅ የውስጥ የሰውነት ስትራክቸራችን ወይም ደግሞ አወቃቀራችን ትክክል መሆኑን ወይም መዛባቱን የሚያረጋግጡ መሳሪያዎች ሁሉ ተሟልተው የሚገኙበት ነው። እንግዲህ ሆስፒታል ሲባል ማለት ነው። እና በዋናነት እንግዲህ ሆስፒታል ስንል ወደ አእምሮአችን መምጣት ያለበት ነገር ምንድነው? ማንም በተፈጥሮ የሚሆን በሰው ሰራሽ ምክንያት እንግዲህ ህመም ወይም ደግሞ የህመም ስሜት የተሰማው አካል ማለት ነው። በመጀመሪያ ደረጃ እንግዲህ ከፈጣሪ በታች ማለት ነው። ሰዎች ምንድን ናቸው? ከዚያ በሽታ። እንዲፈወስ ሰውየው ወይም ደግሞ ሴትየዋ። ምንድንነው? የሚያደርጉ ማለት ነው። የተቻሉ የተቻላቸውን ያክል እርዳታ ወይም ደግሞ ክብካቤ ወይም ደግሞ ለበ ከበሽታው ለማገገም መድሃኒት የሚሰጡ ልዩ ብቃት ያላቸው ሰዎች። የሚሰሩበት እንግዲህ ተቋም ነው መንግስታዊ ተቋም ነው ብዙ ጊዜ መንግስታዊ ተቋም ነው ማለት እንችላለን ሆስፒታል ሲባል በ እንደው እንደ አጠቃላይ ማለት ነው። ስለዚህ ሆስፒታል ላይ እንግዲህ ያው ከንሹ ጀምረን እንግዲህ እናቶቻችን እንግዲህ በቀላሉ ሄደው ልጆቻቸውን በቀላሉ የሚገላገሉት ሆስፒታል ነው። እንዲ እንዲሁም የትኛውም አይነት የስ የህመም ስሜት ሲሰማን እንግዲህ ወደ ሆስፒታል በመሄድ አንድም በመርፌ መልክ ሊሆን ይችላል መድሃኒቱ የሚሰጠን ሌላም ደግሞ በታብሌት መልኩ በሚዋጥ መልክ ሊሆን ስ ሊሆን ይችላል። የሚሰጠን ዞሮ ዞሮ ግን ምንድንነው? በየትኛውም መልክ ይስጡን። በሽታውን ከ መርምረው ካወቁ በኋላ ለበሽታው ፈዋሽ ነው ብለው የሚያስቡትን መድሃኒት በመርፌ መልክም ሊሆን ይችላል ወይም ደግሞ በሚዋጠው መልክ በመስጠት

እሺ አመሰግናለሁ እንግዲህ እንደተለመደው በመጀመሪያ ደረጃ ሰላመ እግዚአብሔርን ለሁሉ ለሰው ልጅ በሙሉ በመመኘት ሰላም እንዴት አላችሁ እያልኩኝ ቃለመጠይቁን በድምጽ አሰምቼ አነብና መጠይቁ የመልስ ትንታኔ የምሰጥ ይሆናል ማለት ነው። አሁን ወደ ቃለ መጠይቁ እንሄዳለን። ሴፕቴምበር ይላል እንግዲህ ሴፕቴምበር የሚል በእኛ በአማርኛ ቋንቋ ምንም አይነት ቃል የለም። ነገር ግን ሴፕቴምበር ማለት ምን ማለት ነው? ስንል መስከረም ማለት ነው። በእኛ እንግዲህ ተመጣጣኝ ትርጉሙ መስከረም የሚል ነው። ያ ማለት እንግዲህ በአውሮፓውያን ሴፕቴምበር ስንል ከወሩ ከአሥራ ሁለት ወሮች አንዱ ወር ነው። ለኛም ደግሞ እንዲሁ ሴፕቴምበር መስከረም ማለት ነው። መስከረም ማለትም ከአሥራ ሁለት ወሮች አንድ አንደኛው ወር ነው። እንደውም ለእኛ የዘመን መለወጫ ዘመን እምንቀበልበት አዲስ ዘመን የምንጀምርበት መስከረም ወር ይሆናል ማለት ነው። ለአውሮፓውያን ግን ይሄ ሴብቴምበር የሚለው ወር ማለት ነው ምንድነው? ዘጠነኛ ወራቸው ይሆናል ማለት ነው አዲስ አመት ከጀመሩ ዘጠነኛ ወር ይሆናል ማለት ነው። ለእኛ ግን ሁሌም ቢሆን ሴፕቴምበር ወይም ደግሞ መስከረም ማለት ነው የዘመን መለወጫ ወር ነው የመጀመሪያው ወር ነው ማለት ነው። ስለዚህ እንግዲህ ሁሌም ቢሆን መስከረም ሲባል እንደው ብዙ ነገሮች ትዝ ትዝ ይሉናል ማለትም እንግዲህ በልጅነታችን አስተዳደጋችን ሊሆን ይችላል። እንደዚሁም ደግሞ መስከረም ወቅት ላይ በዚህ ወርህ ላይ ማለት ነው የምናያቸው ነገሮች ሁሉ እጅግ በጣም በቃ ታአምሮ የማይጠፉ ለብዙ ጊዜ በአእምሮአችን የምናስታውሳቸው ነገሮች ናቸው። እነዚህም መስከረም መስከረም ሆዳዴ ባንድራስ ቦቆሎ የሚሞላው ሆዴ እየተባለ ይዘፈንለታል። መስከረም ሲጠባ አዳይ ሲፈነዳ እንኳን ሰው ዘመዱን ይጠይቃል። ባዳ እየተባለም እንግዲህ መስከረም ምን ያክል ተወዳጅና ተናፋቂ ወር እንደሆነ በእነዚህ ስነ ቃሎች ራሱ መረዳት ይቻላል ማለት ነው። መስከረም መስከረም መስከረም ሆዳዴ በአንድ ራስ ቦቆሎ የሚሞላው ሆዴ ያ ማለት እንግዲህ መስከረም ከነጋ መስከረም ከጠባ ጊዜ ጀምሮ ችግር ይጠፋል ችግር ይባረራል። ሜዳ የተዘራው ሰብሉ ሁሉ ለእሸት ይደርሳል። ስለዚህ የትም ቦታ ቢሆን በመስከረም እንግዲህ ሆዴን ሞልቼ ስለምዉል የትም ቦታ ብሄድ በቃ የምበለው ነገር አላጣምና መስከረም ሆዳዴ ባአንድ ራስ በቆሎ የሚሞላው ሆዴ በማለት። እንግዲህ ይሄ ያለፉት ሀምሌና ናሀሴ የጭንቅ ወሮች ማለት ነው ማለትም እጅግ በጣም ለሰው ልጅ ህይወት ከባድ ናቸው። እነዚህ ሀምሌና ነሀሴ እነሱን አልፈነ መስከረም ላይ እንግዲህ በአዲስ ተስፋ በአዲስ ስራ በአዲስ እቅድ በአዲስ መንፈስ። የምንነሳሳበትና እንደዚሁም ደግሞ ጉሙ ሽፋኑ ሁሉ ገለል ብሎ በምትኩ ደግሞ የፀሀይ ብርሃን ፍንትው ብሎ የሚታይበት እንደዚሁም ሰማይ በቃ ግልጽ ሆና የምትታይበት ወቅት በመሆኑ መስከረምን እንግዲህ እንኳን ህይወት ያለው ነገር ይቅርና እንኳን እንስሳት ይቅሩና እጽዋቱ ራሱ መስከረምን እንግዲህ በአባባ ፍንድቅድቅ በማለት በቃ ደስታቸውን የሚገልጹበት እጅግ በጣም ተወዳጅ የሆነ ወር ነው ማለት ነው። በኢትዮጵያ በተለይ በቃ መስከረም እጅግ ይታወቃል የአበባ ወቅት ነው። እንግዲህ የአበባ ወቅት ከመሆኑ አንፃር ደግሞ ምን ይባላል ምንድነው? እንኳን የሰው ልጅ እንኳን ዱር አንሰሳ የዱር እንስሳቱ እጽዋቱ ሁሉ ደስተውን ባበባው ፍንጥቁ ፍንጥቁ በሎ አበባውን እንግዲህ በመፈንደቅ በቃ ደስታውን የሚገልጽበት ወር ነው። በማለት እንግዲህ ምን ያህል ተወዳጅ ተፈቃሪ ወይም ደግሞ ተፈላጊ ወር እንደሆነ። በዚህ ልክ እንግዲህ ሰው ልዩ አጽኖት ሰቶ ከሁሉም የወር አይነቶች ማለት ነው ለመስከረም በተለየ መልኩ ይህን ያህል ዋጋ ይሰጠዋል ማለት ነው። እና መስከረም እንግዲህ በሌላ መልኩም የተለያዩ በዓላት የሚገኙበት አንድም የዘመን መለወጫ ባዓል ከዚያም ደግሞ ሃይማኖታዊ ባዓላት ልዩ ልዩ ሃይማኖታዊ ባዓላት እንደ መስቀል አይነት በዓላት እንግዲህ በውስጡ የሚያሳልፍ እጅግ በጣም ሲበዛ ታሪካዊ የሆነ ወር ነው ማለት ነው። መስከረም ወይም ሴብቴምበር የምንለው ማለት ነው። እና እንግዲህ በመስከረም ንቦቹ ራሱ እንግዲህ ይሄ ልዩ የሆነው በመጣፈጥ ደረጃው በአለም አቀፍ ደረጃ ተወዳዳሪ የሌለለት የሆነ የሌለለት የምግብ አይነት ማር እሚባለው ማለት ነው። ንቦቹ እንግዲህ ይህንን ማር እሚሰሩት በመስከረም ከሚያብቡ ልዩ ልዩ የእጽዋት አበባ ኔክታል በመቅሰም ስለሆነ እንግዲህ ይሄ መስከረም በተለየ ሁኔታ ለሰው ልጅ እጅግ በጣም ትልቅ አስተዋጽኦ አድርጎ የሚያልፍ ወር ነው ማለት ነው። አንድም የተለያዩ ፍራፍሬዎች የሚያብቡበት የሚያፈሩበት